በልጂነትህ እምትወደው ጨዋታ ምን ነበረ? ልጅ ሆኜ የተለያዩ ጨዋታዎችን ተጫውቻለሁ እና ደግሞ በጣም ብዙ ጨዋታዎችን እወድ ነበር። እና ከሁሉም ከሁሉም እምወደው የነበረው ግን እንትን ነበረ። ሩጫ ማለት እማርፍ ልጅ አልነበርኩም ቤት ውስጥ ዝም ብዬ የምቀመጥ አይነት ልጅ አልነበርኩም። እና በጣም እሮጥ ነበረ በጣም ቀዢቃዣ ነበርኩኝ። በጣም ነበር በሩጫ ብዙ ቦታዎችን እምዞረው ምናምን እና የሆነ ጊዜ ምን አይነት ጨዋታ አመጣን? ያኔ ደግሞ ሩጫ ምናምን እኛ ጋር በጣም የተወደደ አይነት ስፖርት እየሆነ የመጣበት ጊዜ ነበርና። ምን እናደርግ ነበረ በትምህርት ቤት ራሳችንን እንከፋፍላለን። የሆነ ትምህርት ቤት እሚማሩ ልጆች አሉ እንደ አንድ ቡድን እንይዛቸዋለን እንደገና ደግሞ ሌላ ትምህርት ቤት የሚማሩ ልጆች ደግሞ እንደ ሌላ ቡድን አድርገን እንይዝና እርስ በእርስ እንወዳደራለን ማለት ነው። እና መጀመሪያው የሆነ ሰፈር ይሆናል ከዛ መጨረሻው ደግሞ የሆነ ሰፈር። በጣም እሚገርመኝ ነገር ምን አይነት ይሄ የሩጫ ነገር ምን አይነት ተጽዕኖ? እንዴት ያለ ተጽዕኖ ያደርግብን እንደነበር ሳስብ ማለት ነው። በጣም ነበር የሚገርመኝ ምክንያቱም አንዳንድ ጊዜ ምን እናደርጋለን ሰፈራችን በጣም ረጅም ነው። ከታች እስከ ታች በጣም ረጅም ነውና። እሱን እንደ መቶ ኪሎ ሜትር ርቀት አድርገን እናስበውና ለዛ እሚሆን ልጆች መርጠን ምናምን እናወዳድራለን ማለት ነው። አንዳንድ ጊዜ ደግሞ በጣም አጭር ርቀትቶችን አድገን እናወዳድራለን። አንዳንድ ጊዜ ደግሞ በጣም ረዣዥም ሁለት ሶስቴን መዞር የሆነ ሰፈርን ሁለት ሶስቴን መዞር የመዞር ውድድር ደግሞ እናደርጋለን። እና ሁሉም ነገር በቃ የምናየው የነበረው የሩጫ ውድድር አይነት እንዲሆን እንፈልግ ነበርና። እንደዚህ አይነት ውድድሮች እናደርግ ነበር። ከጓደኞቼ ጋር የሚገርመው ነገር እኔ ሯጭ እምሆን እስኪመስለኝ ድረስ በጣም ፈጣን ሯጭ ነበርኩኝ በጣም ፈጣን ሯጭ ማለት ነው። ማንም ስለማይችለኝ ይታወቃል በቃ እኔ እንደማሸንፍ ይታወቃል። ውድድሩ ከመጀመሩ በፊት እና በሆነ አጋጣሚ ወይ አሞኝ ወይ የሆነ ነገር ሆኜ ምናምን እቤት ውስጥ ከተኛው በቃ እየመጡ ያስቸግራሉ ማለት ነው። ዛሬ ውድድር አለን እንዴት ትተኛለሽ? ተነሽ በቃ ማለት በጣም የሚደንቅ ነገር ነው። እና እንደገና ደግሞ ብዙ ልጆች ነበር እና ይሄ አመቺ ነው በጣም ለውድድር ለዳኝነት በጣም አመቺ ነው። ብዙ ልጆች ስለነበርን ይመቻል። ለመወዳደርም ለማወዳደርም ራሳችን በዛ መልክ ለማሳየትም በጣም አመቺ ነውና። እንደዛ እናደርግ ነበር በጣም ደስ የሚል የልጅነት ጊዜ ነው የነበረኝ። እንዳልኩት ብዙ ብዙ ብዙ አይነት ጨዋታዎችን ተጫውተናል። ገመድ ይሄ ሱዚ ሌላም ነበረ። አባሩሽ የሆነ ብቻም እንትን ነው ደግሞ ነበር። ይሄ በቆርቂ የሚሰራው በቆርቂ የሆነ ነገር የሆነ ነገር ተሰርቶ እሱን በ ድንጋይ የመምታት የመምታት ጨዋታውም ነበረ ብቻ አሁን ላይ ብዙ ትዝታዎች አሉኝ ብዙም አስታውሳቸው አይነት ጨዋታዎች አሉ። እንደውም የሆኑ ልጆች በቃ እኛ በተጫወትነው ልክ አልተጫወቱም። ውጪ ላይ ማለት ነው። ከዛ ደግሞ እኔ ትምህርቴ በጣም አሪፍ ላይ ነበርኩኝ እና ቤተሰቦቼ በጣም በጥንቃቄ ነበር። እንድጫወትም ሲፈቅድልኝ በማጠናበትም ሰዓት ሁሉ በጣም ጥንቃቄ አደርግ ነበረ። ማለት ትምህርቴን እንዳልሰንፍ የልጆች ጨዋታ ምናምን እንዳያታልለኝ በጣም እረድቶኛል ብዬ አስባለሁኝና። አባቴ በጣም ትምህርት ላይ በደንብ ነው ቀጥ አድርጎ ነበር የሚይዘን እና። የፈለግሽውን ጨዋታ ግን እንድጫወት ይፈቅድልኝ ነበር በፍጹም አይከለክለኝም። ግን ደግሞ ትምህርቴ እንዳልሰንፍ ቤት ውስጥ ያስጠናኛል። የማጠናበትን ፕሮግራም ያ ያወጣልኛል ምናምን እና በጣም ደስ እሚል የጨዋታ ጊዜ ነበር

የምትወደው የስፖርት አይነት ምንድነው? እኔ የምወደው የስፖርት አይነት እግር ኳስ ወዳለሁ እግር ኳስ ወዳለሁኝ በጣም። በወንዶች መሃል ነው የተወለድኩት እና አርባት እና ስውጣት ነው አድርገውብኝ ይሆን። አላውቅም ግን በጣም ነው ግሩስ ሞዶ ድሮ ህፃናት እያለን አብረችው ነበር የምጫወተው ከእነሱ እኩል ነበር እግር ኳስ የምጫወተው ነው። ቤተሰቦቼ ደስ አይላቸውም በርግጥ እንዴት በቃ የወንድ ነገር ነው ኳስ የወንድ ነገር ነው እና ወንዳወንድ አትሆኚ ምናምን እባል ነበር ግን ትምህርቴ ላይ ጥሩ ስለነበርኩኝ በዛ አሸንፏቸው ነበር። በጣም በስነስራቱ ተጫውቼ እንደገና ደግሞ እኛ ሰፈር በጣም ብዙ ወንዶች ናቸው ያሉት በጣም ብዙ ማለት ነውና ከእነሱ ጋር አብሬያቸው እጫወት ነበረ። አይ አሌላ ሴት አልነበረም አብሮኝ የሚጫወት ሴት አልነበረም በቃ ከወንዶች ጋር ነበር የምትጫወተውና አባቴ በዚህ ይከፋብኝ እንደነበረ በደንብ ትዝ ይለኛል። ከዛ ባለፈ ደግሞ ክለብ እንደግፍ ነበር አብሬ ማለት ነው። በተለይ የአለም ዋንጫ እና የአፍሪካ ዋንጫ ሲሆን እኔ እንጃ ምን አይነት እንዳለኝ ማለት ነው በጣም ጠንካራ ጠንካራ ትዝታዎች ናቸው ያሉኝ። በጣም ነበር የምወደው ኳስ ማየት በጣም ነበር የምወደው። እና ከእንትን ጋር ከአፍሪካ ዋንጫ ጋር በተያያዘ በጣም ብዙ ትዝታዎች ናቸው ያሉኝ በጣም ብዙ ትዝታዎች። እንዳልኩት ማየትም ስለምወድ መጫወትም እወዳለሁ በርግጥ ግን ደግሞ ማየቱ በጣም ደስ ይለኝ ነበረ። ፉክክሩ በጣም ደስ ይለኝ ነበረ የምናስይዘው ነገር በጣም ደስ ይለኝ ነበር የምናስይዘው ማለት ማነው የሚያሸንፈው የሚለውን አስይዘን ጨዋታ የሚጀምረው ማለት ነው። እንትን ያሸንፋል እንትን ያሸንፋል እና ይደንቀኛል ያለው ፉክክር ያኔ የሚሰሩ ዜናዎች። ማለት ያኔ የሚሰሩ የስፖርት ዜናዎች ትንታኔያቸው ኳሱን አይቼው ከእንደገና ዜናውን ሰምቼ ከዜና በኋላ ያለውን ትንታኔ ደግሞ መልሼ እሰማዋለሁና በጣም ደስ የሚል። ይሄ መሰጠት በቃ በዛ ልክ ነኝ እንጃ በጣም ነበር ሞደው መከሳተልና ከወንድሞቼ ጋር እኩል ቁጭ ብዬ ኳስ እያየሁኝ ያየሁኝ እየተናደድኩ እንዴት እንዲህ ያደርጋል እንዴት እንዲህ ያደርጋል እያልኩኝ። ነበር እና በጣም ነው እግር ካስመወደው በጣም ነው የምወደው አንደኛው እንትናቸው ደግሞ ይማርከኛል ማለት። እኔ በጣም ጠንካራዎች ናቸው ያ ሁሉ ሰዓት ያ ሁሉ ደቂቃ ሲሮጡ ማለት ምን አይነት ጥንካሬ ነው ያላቸው አለ እሱ ይደንቀኛል። ሁለተኛ ነገር ደግሞ የአብዛኛው የእግር ኳስ ተጫዋች ይሄ ምንድነው ድፍረታቸው? ነገሮችን ለማሳካት የሚሄዱት ርቀት በጣም ነው የሚደንቀኝ በጣም ነው የሚገርመኝ እና አንድ ሰው በህይወቱ ለሚወደው ነገር ምን ያህል ዋጋ መስጠት እንደሚችል ምን ያህል ሊሰጥ እንደሚችል በጣም እጅግ በጣም ማሳያ ናቸው ብዬ ነው የማስበው። እና ያ ያ ነገር ሳስብ እግር ኳስ በጣም ደስ የሚል ነገር እንደሆነ ይታወሰኛል። ከዛ ባለፈ ከንትን ጋር በጭራሽ አይገናኝም ኳስ ይዞ ከመሮጥ ጋር ማለት የራሱ የሆነ ጥበብ አለው የራሱ የሆነ የሚያምር መንገድ አለው። እግር ኳስ እንትን የሚደረግበት የሚሸነፍበት የሚጫወትበት የራሱ ይሁን ቴክኒኮች አሉት እና ያንን ለካ ያንን ቴክኒኮች ማየት ነው ማለት የሚያስደስተው የነዛንቴክኒኮች ማየት መከታተል ነው የሚያስደስተው ማለት ነው። እና ደስ የሚል ጊዜ ነበረን። አሁን ላይ ብዙ እያየሁኝ አይደለም በቃ ከስራ ጫና ጋር ትንሽ አለመመቻት ውስጥ ምናምን ነገር ነበር አሁንም ድረስ ማየት እወዳለሁኝ በጣም። ማየት እችላለሁ በደንብ አድርጌ ግን እንትኑ ትንሽ ቀንሶብኛል የማያየው ነበር ጊዜ ግን ትንሽ ቀንሶ ለሌሎች ነገሮች እየሰጠው ነው ማለት ነው

ማታ ምን አይነት ድምጽ ትሰማለህ? ማታ ምን ሊሰማ ይችላል አንደኛው ጸጥታ ነው የሚሰማው ማለት የማታው ጸጥታ ይሄ ዝምታ ብቻ አይደለም የሚሰማ ዝምታ ነው ያለው የሚሰማ ጸጥታ ነው ያለው እና እንትን ይባል የለ የማታ ግርማ የሌሊት ግርማ ምናምን ይባል የለ የሌሊት ግርማ እኮ ማለት ሌሊቱ የራሱ የሆነ ግርማ አለው ከጨለማው ሰው ካለመኖሩ ፀሀይ ከ ከመጥለቋ ከዋክብቶች መታየት ከመጀመራቸው የሰማዩ ጥቁረት ጋ በተያያዘ የራሱ የሆነ ግርማ አለው። ሰማዩ በራሱ ሌሊቱ በራሱ የራሱ የሆነ ግርማ አለውና የሌሊት ግርማ ሲባል ያ ማለት ነው ሰዎች ተኝተዋል ሁሉም በሚባል ደረጃ ፍጥረታት የሉም። እሚንቀሳቀስ ሰው አታይም እሚንቀሳቀስ መኪና ምንም አይነት ግርግር አታይም። ሁሉም ነገር ጸጥ ብሏል ከዛ ግን ሰማዩም መሽቷል እና በዛ ሰዓት ወደ ውጪ መውጣቱ ማለት ማለት እኔንጃ ከምገልፀው እጅግ በጣም ደስ የሚል ጊዜ ነው ማለት በጣም ደስ የሚል የሚያምር ጊዜ ነው ምንድነው ደስ እንዲል የሚያደርገው ነገር ምንድነው አንደኛው እ እኔንጃ እኔንጃ ማታ መውጣት በጣም ደስ የሚለኝ እንዳልኩት የሚሰማ ነገር የለም የሚታይ ነገር የለም ግን የማይታየው ሁሌ ይታያል የማይሰማው ነገር ሁሌ ይሰማል በቃ ዝምታው ይሰማል ይሄ በቃ ዝም የሚሰማ ዝምታ ነው ያለው የሌሊት ዝምታ እና ምናልባት ምናልባት አልፎ አልፎ ምን ልሰማ እችላለሁ የውሾች ጩኸት ሊሰማ ይችላል የጎረቤት ውሾች እየጮሁ ሊሰማ ይችላል የጅቦች ጩኸት ሊሰማ ይችላል አልፎ አልፎ ጅቦች ይጮሀሉ እኛ አካባቢ ትንሽ ብዙ አይርቅም ትንሽ ራቅ ብሎ የሆነ እንደ ጫካ ነገር አለና እዛ አካባቢ ይመጣሉ ጅቦች በጊዜ ነው የሚመጡትና የነሱ ድምጽ ልንሰማ እንችላለን አልፎ አልፎ ከዛ ባለፈ ግን በቃ ዝምታ ነው ያለው በጣም ዝም ያለ ነው ሌሊት የሚያስፈራም ነገር አለው በዛ ላይ ደግሞ የሚያስደስትም ነገር አለው ደስ የሚል ነገር አለው እና አንዳንድ ጊዜ ምን አደርጋለሁ እንቅልፍም እንቢ ሲለኝ እንቅልፍ እንቢ ሲለኝ ብቻ አይደለም ዝም ብዬ እወጣለሁ በቃ በሌሊት ወጥቼ እንዳይበርደኝ የሆነ የሆነ አይነት ልብሶችን እለብስና ወጥቼ እላይ ወጥቼ ሰማዩን አያለሁ ቅዝቃዜው እንዲሰማኝ አደርጋለሁ ምናምንና በጣም ደስ የሚል ጊዜ ከራሴ ጋር ደስ የሚል ጊዜ ከሚሰጡኝ ጊዜያቶች መሃል አንዱ ነው ይሄ የማታ ጊዜ በጣም ነው የሚያምረው በጣም ነው ዝም ያለ ነው ጸጥ ያለ ነው እና ጸጥታው ደስ ይላል ዝምተው ደስ ይላል አለም እንቅስቃሴ አለመኖሩ ያምራል ሁሉ ነገር እና ይሄ ምንም የተለየ አይነት ድምጽ የምሰማው ባይኖረኝም ዝምታው በራሱ ግን ይሰማል ልል ፈልጌ ነው

እጅ መጨባበት ትወዳለህ? አው እጅ መጨባበት እወዳለሁኝ ሲጀመር እኔ በጣም መን መንካካት በአካል መነካካት የምወዳ ሰው ነኝና አጠገቤ ሰው ካለ በተለይ ምወደውና ምቀርበው አይነት ሰው ከሆነ እጁን አለመንካት አልችልም እጁን ማለት አለመጨበጥ አልችልም። እና ለሰላምታ ከሆነ የጥያቄ ብዙ አይደለሁም። አንዳንድ ጊዜ አለ በተለይ ከማላቃቸው ሰዎች ጋር ስሆን ወይ ደግሞ በቀጥተኛው መንገድ ወይ ደግሞ ቁም ነገር በሚመስል መንገድ ከሆነ እነዛን ሰዎች ምተዋወቃቸው ምናልባት እጃቸውን መጀመሪያ ላይ እጨብጥ ይሆናል ወይ ትላልቅ ሰዎች ከሆኑ ምናምን እጃቸውን በመጨበጥ ሰላምታ ልሰጣቸው እችላለሁ ሰላም ልላቸው እችላለሁ። ከዛ ውጪ ግን። ከምወዳቸው ሰዎች ጋር ወይ ከጓደኞቼ ጋር ስገናኝ በእጅ መጨባበት አይደለም ሰላም ምባባለው ወይ አጥብቄ ነው የምስማቸው ወይ አቅፋቸዋለሁ ምናምን ነውና። ትንሽ ከእጅም መጨባበጥ አልፌለሁ ሞቅ ያለ አይነት ሰላምታ ነው የምሰጣችሁ እና እንደውም ያን እንደዛ ነገር ነው የምጠቀመው። ከዛ ባለፈ ግን ቅድም ያልኩት ነገር ምንድን ነው? እንትን እወዳለሁ በቃ የሆነ የምወደው ሰው እጅ መያዝ። በየጊዜው እጁን መያዝ እጁን መጨበጥ እጁን መሳም በጣም የምወደው የምወደው ሰው ከሆነ እንደዛ ማድረግ በጣም ነው ደስ የሚለኝና። ከየት እንደመታ እሂ ነገር አላውቅም። ምናልባት ተፈጥሮዬ ነው ብዬ ተቀብየዋለሁኝ እና ምቾት ሊነሳ ይችላል ለአንዳንድ ሰዎች ምቾት የሚነሳ ነገር ሊኖረው ይችላል በዚህ አምናለሁኝ። ምቾት የሚነሳ ሲባል ማለት ሲነካ ደስ የማይለው ሰው ሊኖር ይችላል ሲነካ ደስ ምንም አይነት ምቾት ማይሰማውና ባይነካ ደስ የሚለው ሰው ሊኖር ይችላል። እንዲህ አይነት ሰው ሲገዝመኝ በተቻለ መጠን ራሴን ለመከላከል ወይ ለራሴን ለመቆጠብ እሞክራለሁ። ከዚህ ባለፈ ግን አብዛኛው አካባቢ ያሉ ሰዎች ብዙ አይናደዱብኝም። በዚህ ተግባሬ የሆነች ጓደኛዬ ብቻ ነበረችና መንገድ ላይ እየሄድን ወደ ትምህርት ቤት ሊሆን ይችላል ወደ ስራ ሊሆን ይችላል። የትም ቦታ አብረን በምንሄድበት ጊዜ ምን አደርጋለሁ? አስባልት ልንሻገር ስንል እጇን እይዛታለሁና እጇን ይዤ ልክ እንደ ህፃን ነው ማሻገራት እና በቃ አስፋልት መሃል ላይ ትታገለኛለች ማለት ነው። ልቀቅኝ አለች ልቀቅኝ አንች ህፃን አረግሽኝ እንዴ ምናምን ትላለች። ከዛ ዝም ብዬ ነው የምይዛት ነኝ። እኔ እንትን ነኝ አሁን ህፃን ሆኖ አይደለም ራሷን እንደምትችል እኮ አውቃለሁ። ግን አንደኛ እየጠበቅኳት ነው በቃ ከመጠበቅና ከመሳሳት የሚመነጭ ነገር ነው። ሁለት ያ ደግሞ የሆነ የምትደነባበረው ነገር አላት። እና እሱን ለመከላከል ስለምፈልግ ነው። በዋነኝነት ግን ይሄ ሰዎችን የመጠበቅ የመያዝ እንትኔ ልምዴ እዛም ጋር እዛም ጋር ስለሚመጣብኝ ስለሚታይ ነው። እንደዛ የማደርገው እና ትበሳ ትበሳጭብኝ አለች በጣም አትሻገርን በኋላ ምንድነው እንቺ ህፃን አደረግሽኝ እኔ ህፃን አይደለሁም ምናምን ትላለችና በገጋታውም እንደዛው ነው። የማደርጋት ከዛ የሆነ ሰዓት ላይ ምን አመጣች እጇን እንዳልነካት ለመሻገር ስናስብ ራቅ ብላ ትሻገራለች ማለት ነው። ብቻውን ከዛ እኔ ደግሞ ልምድ አይደለም አላዝኳትም ራቅ ብላለች ግን በእጄ እያሳይሆት በቃ ጠጋ በይ ቀስ እያልሽ ምናምን እላታለሁና። በቃ ዝም በይ ልጅ አይደለሁም እኔ ትለኛለች ሁሌ እንደተጨቃጨቅን አለፈና አሁንም ድረስ ታስታውሰዋለች። ለምንድን ነበር እንደዚህ የምታደርጊኝ ምናምን ትለኛለች። እና እንደዛ ማድረግ ወደለው የምወዳቸው ሰዎች መጠበቅ ደስ ይለኛል። ምክንያቱም በቃ አንድ ሰው እጁን ስትይዝ አለሁልህ አይነት ስሜት ይሰማህ የለ። ትርጉሙም እንደዛ ነው በቃ እጄን ያዘኝ ከተባለ አብሮኝ ነው አብሮኝ አብረኸኝ ሁን እያልከን ያለኸው እያልከን ያለኸው ለዛ ሰው ነው። ትርጓሜው ደስ የምል ነገር

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ አንደኛ ቅዝቃዜ ይመጣል አይደለ? ቅዝቃዜ ስለሚሆን በተቻለኝ መጠን ኦፍ አፍራም ነገሮችን ለመልበስ፣ ጋቢ ለመደረብ፣ ካልሲ ምናምን ለማድረግ እሞክራለሁ ብርድ እንዳይሰማኝ። ግን ይሄ ሁሉ እማድርገ በቃ አልፎ አልፎ ካልሆነ በስተቀር እኔ ዝናብ ሲዘንብ የምወደው ነገር ምንድነው አንደኛ ትዝ የሚሉኝ ነገሮች አሉ። የመጀመሪያው ወፈፍራም ነገሮችን ለመልበስ፣ ጋቢ ለመደረብ፣ ካልሲ ምናምን ለማድረግ እሞክራለሁ ብርድ እንዳይሰማኝ። ግን ይሄን ሁሉ ማደርገው በቃ አልፎ አልፎ ካልሆነ በስተቀር እኔ ዝናብ ሲዘንብ የምወደው ነገር ምንድነው አንደኛ ከዛ ጋቢ እኔ እለብሳለው፤ እቀመጣለሁ ወይ ፊልም አለ ወይ ሙዚቃ እሰማለሁ ማለት ነው። ሌላው የማደርገው ነገር ምንድነው? ዝናብ መዝነብ ሲጀምር ቡና ማፍላት፤ ምንድነው ይሄ ያ አይነት ቅዝቃዜ በጣም ነው የምወደው። ያ አይነት ሙቀት በጣም ነው የምወደው። አሁን ዝናብ እየዘነበ ነው አይደል። ከውጭ በጣም ነፋስም ምናምን ሊኖር ይችላል ብቻ በጣም ቅዝቅዜ ነው ያለው። እና ይበርዳል በጣም። ምን አደርጋለሁ ቤቴ እሳት አያይዤ ቡና አፈላለሁኝ ማለት ነው። እና በተቻለኝ መጠን በተቻለኝ መጠን ቤቴን ሞቅ ለማድረግ እሞክራለሁ። ከዛም ምንድን ነው የማደርገው ይሄ ምንድነው ያ ሙቀት የሆነ ልብስ እንድጠል ወይም ራቁት እንድትሆን የሚያደርግ አይነት ወበቅ አይነት ሙቀት የለም። ያ አይነት ሙቀት አይደለም። ጋቢ ለብሰሃል። ወፋፍራም ልብሶችን ለብሰሃል። ግን ሙቀት አይሰማህም። ምክንያቱም ከውጪ በጣም ከፍተኛ ቅዝቃዜ ስላለ በዛ መጠን አሁን ወበቅ ብዬ በገለጽኩት መጠን ሙቀቱ አይሰማህም ማለት ነው። ያ አይነት ሙቀት እኔ በጣም ነው የምወደው። በእንትን የመጣ ማለት ነው። በቃ ራስህ በፈጠርከው ሙቀት የሚመጣም አይነት ሙቀት በጣም ነው የምወደው። እና አሁን ለምሳሌ ዝናብ ሲዘንብ እንቅልፍ መተኛት ደስ አይልም? ማለት ያኔ የምተኛው ሰለማዊ እንቅልፍ ጭራሽ እንቅልፍ አይደለም በቃ። እና ያ አይነት ሙቀት ነው የምወደው። ያ አይነት ሙቀት ከምትወደው ሰው ጋር መተቃቀፍ በጣም ብርድ ነው ያለው ከውጪ ግን የምትወደው ሰው አጠገብህ ካለ ከእሱ ጋር መተቃቀፍ የሚፈጥረው ሙቀት ብቻ በራሳችን የምንፈጥረው አይነት ሙቀት አለ አይደለ፤ ከዛ ደግሞ ትኩስ ሽሮ መብላት በቃ በጣም ነው የምወደው። እና ማደርጋቸው ነገሮች ምንድን ናቸው? እንደኛ በጣም ከበረደኝ ጋቢ ካልሲ ምናምን ደርቤ ልተኛ እችላለሁኝ። ካልሆነ ደግሞ ቡና አፈላለው። ቡና አፈላለው ብቻዬን ቤቴን ፉ አድርጌ ሞቅ አድርጌ ቡና አፈላለውኝ። ቡና እየጠጣሁ ፊልም ላይ እችላለሁ ምናምን። ሶስተኛ የማደርገው ነገር ቆሜ በመስታወት ዝናቡ ሲዘንብ የመብረቅ ሲበራ ምናምን አያለሁ። እሱ በጣም የሚመስጠኝ ነገር ስለሆነ ዝናብ ረጅም ጊዜ ቆሜ ማየት በጣም ነው የምወደው። እና እሱን ላደርግ እችላለሁ። ዝናብ እያየሁ መስኮት ጋር ዝናብ ላይ እችላለሁ። ሲወርድ ሌላም የማደርገው ነገር ምንድነው? አልፎ አልፎ ደግሞ ምን አደርጋለሁ በቃ ዝናብ መዝነብ ሲጀምር ቀለል ያለ ልብስ ለብሼ ወደ ውጭ እወጣና እንዲመታኝ እፈቅድላታለሁ ማለት ነው። ዝናብ ብስብስ እስክል ድረስ ውጪ እቆማለሁ ማለት ነው። እና ድሮ እንደውም ህፃን ሆኜ እናቴ በጣም ማለት ትቆጣኝ ነበር። ትገርፈኝ ነበር። ምክንያቱም ማለት ሰው ሲዘንብ ወደ ቤቱ ይገባል። አንቺ ምንድነው ወደ ውጭ የሚያስወጣሽ? ትለኛለች። እና ዝናብ መዝነብ ሲጀምር ውጪ ወጥቼ እቆማለሁ ማለት ነው። እቆማለሁ ዝናብ ይመታኛል። ከዛ በኋላ ምንድነው የማስበው ከዛ በኋላ ልተኛ የምችለው እንቅልፍ ከዛ በኋላ ሊሰማኝ የሚችለው ይሄ የሙቀት ስሜቱን በጣም ነው የምወደው። እና እንደዛ አደርጋለሁ። ብዙ ጊዜ እንደዛ አደርግ ነበረ። ከዛ በኋላ ለብርድ ለጉንፋን ምናምን በርግጥ የሚያጋልጥ ልማድ ነው። እንደዛም ሆኖ ግን እኔ ለረጅም ጊዜ አድርጌዋለሁ በጣም።

ጥዋት ወይስ ማታ ሰው ነህ? እኔ ጥዋት ሰው ነኝ። በጣም የጥዋት ሰው ነኝ። ብዙ ጊዜ አይወስድብኝምድ በጧት ለመነሳት እርግጥ ነው። አንዳንድ ጊዜ ምን አደርጋለሁ በተለይ ረዣዥም የስራ ጊዜያቶች ሲኖሩኝ በጊዜ ለመተኛት እሞክራለሁ። እንዳልኩት በጊዜ ለመተኛት እሞክራለሁ በተለይ ወደ ቤቴ ይዤው የመጣው ምንም አይነት ስራ ከሌለኝ በጊዜ ተኝቼ በጧት ለመነሳት ነው እምሞከረው እና በጧት እነሳለሁ። ያሉኝን አንዳንድ ተግባራቶች አደርጋለሁኝ ይሄ ማለት ምንድነው ስፖርት እሰራለሁ ጸሎት አደርሳለሁ ውሃ እጠጣለሁ ቁርሴን አዘጋጃለሁ እበላለሁ ቡና እጠጣለሁ። ከዛ ቡሃላ ደግሞ ለቀኑ ያዘጋጀኋቸውን አንዳንድ ስራዎች ካሉ እነዛን ስራዎች አያለሁ አቅዳለሁ ማለት እንዴት እንደሚሄዱ በምን ሰዓት እንደሚሰሩ መቼ እንደሚረከቡ ያሉት ነገሮች አንዳንድ ነገሮች ለማየት እሞክራለሁኝ። ከዛ በኋላ ራሴን ወደ ማዘጋጀት ነው እምገባው ፀጉሬን ልብሶቼን ምናምን ሁሉ ነገር አዘጋጅቼ በአብዛኛው ማታውን አዘጋጅቼ ነው ማድረው። ለነገ ለመልበስ ያሰብኳቸው ልብሶች ማታውኑ አዘጋጅቼም አዘጋጅቼያቸው ነው እማድረው አብዛኛውን ጊዜና እያደርጋለሁ ከዛ በኋላ ራሴን ከዘጋጀሁኝ ቁርሴን ከበላሁ ቡናዬን ከቅጥታ ቡሃላ ቀጥታ ወደ ስራ ነው እምገባው እና በአብዛኛው ይሄን ያህል ረጅም ጊዜ ረጅም ጥዋት ነው እሚኖረኝ። አንዳንድ ቀን ደሞ ጊዜ ሲኖረኝ በረንዳ ላይ ቁጭ ብዬ ፀሐዩዋ ስትወጣ ማየት በዛን ሰዓት ነፋስ መቀበል እኔ እንጃ በጣም ነው እምወደው። ጥዋት የሆነ ደስ እሚል ነገር አለው። ከመንጋቱ ያለፈ ቀን ከመቁጠሩ ያለፈ በጣም ደስ እሚል ነገር አለው ብዬ አስባለሁና ጥዋት ከመንጋት ጋር ማለት ነገሮች እሚያልፉ መሆናቸውን አሁን ሲመሽ ይጨልማል አይደለ ሰው በቃኝ ይላል በቃ ቀኑ በቃኝ ብሎ ነው አይደል ወደ እንቅልፍ የምሄደው። አይደል ስንተኛ እኮ በቃ ቀኑን በቃኝ እያልነው ነው። ይሄ ለመኖር እምናደርጋቸው ነገሮች ለመኖር እምንሄድባቸው ላይ እና ታቾች ቀንሰው ምን ይሆናል ማለት ነው ማረፍ እንፈልጋለን በዛን ሰዓት ማረፍ እንፈልጋለን መተኛት እንፈልጋለን ነው። ትርጉሙ እና እኔ እንዳልኩት ሰው በቃኝ ብሎ ቀኑ በቃኝ ብሎት ወደ እንቅልፍ ይሄዳል። ከዛ ደግሞ ቀኑን እንደ አዲስ ለመጀመር ደሞ ከእንቅልፉ ይነሳል ማለት ነው። እና እንደ አዲስ የመጀመሪያ አዲስ ነገር የማግኘት አዲስ ነገር የመስራት ሌላ ሀይል የመቀበል ማለት ለቀኑ ሊሆነን እሚችል ሌላ ሀይል የመቀበል ሂደት ነው ብዬ ነው እማስበው። ጥዋት ማለት አይምሮዬ ሲተረጎም እንደዛ ነው እምተረጉመውና በጣም በተቻለኝ መጠን ጠዋቴ በጣም እሚያምር በጣም እምወደው ሆኖ እንዲያልፍልኝ ነው እምፈልገው እና። እኔ እንዳልኩት የጥዋት ሰው ነኝ ብዬ ነው እማስበው ጥዋቴን ረዘም አድርጌ ወድጄው እምወዳቸው ነገሮች የምወዳቸው ነገሮች እያደረኩኝ ማሳለፍ ነው እምወደው እምፈልገው እና። እኔ የጥዋት ሰው ነኝ በጣም ነው ጥዋትን እምወደው እንዳልኩት ግን ከአዲስ ነገር ጋ አዲስ ነገር ከማግኘት ጋ አዲስ ቀን ከመቀበል ጋ ይያያዛል እና ሁሌም በህይወታችን አዲስ ነገር አለ የማድረግ እምፈልጋቸው አዲስ ነገሮች አሉና። እድል የመሰጠት ጊዜ የመሰጠት ትርጉም ነው ብዬ ነው እማስበው ጥዋት እና እድል ስለተሰጠን እያመሰገንን በተሰጠን እድል ደሞ እየተጠቀምን ህይወታችንን መቀጠል ያስፈልጋል የሚል እምነት ነው ያለኝ እና በአብዛኛው እኔ ረዘም ያለኝ ጥዋት ያለኝ ሰው ነኝ። ግድ ካልሆነብኝ በስተቀር ማምሸት በፍጹም አልፈልግም ከስራ ከተመለስኩኝ ቡሃላ የተወሰኑ ነገሮችን ጨርሼ ወዳው መተኛት ነው እምፈለገው። ግን አንዳንድ ጊዜ ስለማይሞላና ለስራ ላሳልፈው ስለምችል ላመሽ እችል እንደሆን ነው እንጂ በጊዜ ተኝቼ በጊዜ በተኛት በጊዜ ተኝቼ በጧት መነሳትም እምወድ አይነት ሰው ነኝ።

ስንት ትራስ ትጠቀማለህ አንድ ትራስ ነው የምትጠቀመው አንድ ብቻውን ነው የምትጠቀመው አንዳንድ ቀን ቀና ብዬ መስራት ስፈልግ ወይ ደግሞ አንዳንድ ነገሮችን መስራት ስፈልግ አልጋዬ ላይ ሆኜ ግን የሆነ ማንበብ ብፈልግ ወይ የምጽፋቸው ነገሮች ምናልባት ካሉ ቀና ብዬ አንድ ውስጥ ትራስ ከስር ላደርግ እችላለሁ ልጨምር እችላለሁ እንጂ የመደበኛ እንቅልፍ ሊተኛ ስል ከአንዲት ራስ በላይ አልጠቀምም እንግዲህ የምታወገው ትንሽ ከትንፋሽ ጋር የተያዘ ችግር አለባቸው ሰዎች ወይ ደግሞ ከጨጓራ ህመም ጋር እየታገሉ ያሉ ሰዎች በተቻላቸው መጠን ከአንድ በላይ ትራስ ቢጠቀሙ የመከራል ምክንያቱም ይሄ የደረታቸው አካባቢ ወይ ጉሮሮቻቸው አካባቢ ብቻ የአየር መሳለፊያ ቱቦ ላይ ጫና እንዳይፈጥር ያደርጋል ቀና ማለትህ አንቀጥስና ብዙ አየር ያስፈልገናል ከዛ ደግሞ ጉንፋን ከያዘን ወይ ደግሞ ሌላ የመተንፈሻ አካላት ህመም ላይ ከሆንን ወይ በሻ ላይ ከሆነን ከፍ ያሉ የትራስ ሳይሆን መጠቀም ያለብን ምክንያቱም ያግዙናል ይሄ ለአተነፋፍሳችን ጫና አይፈጥርም ያንን ለማገዝ ከፍ ያሉ አንድ ሁለት ወይ ሶስትም ሊሆን ይችላል ሶስት ትራሶችን መጠቀም የተመራጭ ነው ማለት ነው ከዛ በውጪ ግን አንዳንድ ቀን ለመጽሐፍ ስሞክር ወይ በተኛሁበት አልጋዬ ላይ ሆኜ አንዳንድ ነገሮችን ለመጻፍ አንዳንድ ነገሮችን ለማየት ስሞክር ሁለቱም ሶስቱም ጥራት ስጠቀማለሁ ይሄም አለኝ ጀርባዬን ደገፍ እንዲያደርገኝ አንገቴን ደገፍ እንዲያደርገኝ ከዛ ባለፈ ደግሞ በጣም በቃ ማለት አይመችም እንደተኙ መጽሐፍ አይመችም እና ተመቻችቼን ለመጻፍ እንዲያመቸኝ ተመቻችቼ ያለውን ነገር ለማየት እንዲያመቸኝ ኮምፒውተር ይዤ ከሆነ ኮምፒውተርን በቀላሉ ተመችቶኝ ጀርባዬ ተመችቶ፤ አንገቴ ተመችቶት፤ እጄ ተመችቶት እንደፈለኩ ሆኜ መነካካት እንዳያስችለኝ ሶስት ሁለት ሶስትም ይሁኑ ራሶችን ልጠቀም እችላለሁ ብቻ የትም ቦታ ስትቀመጥ ለምሳሌ ሳሎን ላይ ስትቀመጥ ከጀርባ ትራስ አድርጌ ነው የምቀመጠው። የሆነ ድጋፍ ማድረግ ነገር አለው አይደለ እሱን ድጋፍ እፈልገዋለሁ እና ምክንያቱም ረጅም ሰዓት ቢሮ ውስጥ ስለማሳልፍ ነው ይመስለኛል ትንሽ ጀርባዬ አካባቢ የሆነ የሚሰማኝ ህመም አለ እና እሱን ለማስታገስ ቢሮ ላይ ስቀመጥ ምንም አይነት ትራስ ምናምን አልጠቀምም በቃ የሆነ ጊዜ በጣም ለረጅም ጊዜ እየሰራሁ ነበረ በጣም ጫና የበዛበት ጊዜ ነበር እና ያኔ በቃ እውነተኛ የሆነ የጀርባ ህመም አጋጥሞኝ ነበር በዛን ሰዓት የግድ እቃ ትራስ መጠቀም አለብሽ ቢሮም ላይ ስትሆኚ መጠቀም አለብሽ ብለውኝ ያ አይነት ትራስ ማደረግ ለምጄ የነበረ የተወሰነ ጊዜ ከዛ በኋላ ግን ቀስ በቀስ ራሱ እየተወኝ እየተወኝ ሲመጣ በተቻለ መጠን ቤት ውስጥ ስትቀመጥ ወይ ቢሮ መስዋዕት ቤት ካስቀመጥን በተቻለ መጠን ጤናማ የሆነ አቀማመጥ መቀመጥ ይሄ አጎንብሱ ይሄ አጓጉል አይነት አቀማመጥ የለውም ጀርባችን እስኪያመን ድረስ ወይ ጎብጠን ወይ ብቻ የማይመች አይነት አቀማመጥ ላለመቀመጥ ወስኜ ከዛ በኋላ አሁን ላይ ግን በጣም ጥሩ ላይ ነው ያለሁት ብዙ ትራስ አያስፈልገኝም በቀላሉ አንድ ትራስ ብቻ በመጠቀም ነው የምትተኛው ማለት ነው እና እንደዛ ነው ምንድነው ደስ የሚለው ነገር እንደዛ ሲሆን ነው መሰለኝ። በጣምም ከፍ ሲል አንገት ያሰምማልና እነሱ እነሱን ጥያቄ ጥንቃቄዎች እያደረግን የጀርባችንን የአንገታችንን ነው እንዲሁም ደግሞ የመተንፈሻ አካላት ጤናችንን መጠበቅ እንችላለን ብዬ አስባለሁ።

በመስመር ላይ ቪዲዮዎችን ቪዲዮ ትመለከታለህ? አዎ በደንብ ነው የምመለከተው በደንብ ነው የምትከታተለው። በተለይ ደግሞ ከስራ ጋር ተያያዥነት ያላቸውን ቪዲዮዎች መከታተል እወዳለሁኝ። ከስራ ጋር የተያዘ ማለት በተለያዩ ሰዎች የሚሰሩ ከዛ ደግሞ ህብረ ሚዲያዎች ላይ የሚለጠፉ ቪዲዮዎች አሉና እነዛን ቪዲዮዎች መከታተል በጣም ነው የምወደው። የስራዬን አንድ አካል ነው በርግጥ ምክንያቱም ስራ ላይ በቆየው ቁጥር የራሴ የሆነ ልምድ እያገኘሁ ነው የምሄደው እንደዛም ሆኖ ግን የሚቀሩ ነገሮች ሊኖሩ ይችላሉ መሰራት ያለባቸው እኔ ልለምዳቸው የሚገባ። አንዳንድ ነገሮች ሊኖሩ ስለሚችሉ እነዛን ነገሮች ለማየት ከመፈለግ አንፃር ቪዲዮዎችን እከታተላለሁ ያሉትን ነገሮች ለማየት እሞክራለሁ። ከዛ ባለፈ ግን ከስራዬ ጋር ምንም ግንኙነት የሌላቸውን የቀልድ የጨዋታ የሳቅ ፊልሞችን የተለያዩ ትረካዎችን መስማት ማየት ፊልሞችን ማየት አስቂኝ ኮሜዲ ፊልሞችን መከታተል ከዛ ባለፈ ደግሞ በአብዛኛው አሁን ላይ ማህበረ ሚዲያ ላይ እንደምንመለከተው ያሉት ነገሮች ከኮሜዲ ጋር ወይም ከሚያስቅ ነገርጋ የተያዘው ናቸው። እና ማለት ይሄ ለብዙ ሰዎች እንጀራ የሆነ ነገር እንደሆነ ይታወቃል በቃ የብዙ ሰው ህይወት መቀየር የጀመረው የብዙ ሰዎች ኑሮ መቀየር የጀመረው ማህበራ ሚዲያን በስነ ስርዓት መጠቀም ከመጀመሪያችን በኋላ ነው ብዬ ነው የማስበው እና ቀላል አይደለም ትግሉ ቀላል አይደለም ምንም ነገር ቀላል አይደለም። የራስ የሆነ ልፋት የራስ የሆነ ጊዜ የራስ የሆነ ጥረት የሚፈልግ ነገር ነው እንደሚታወቀው። እንደዛም ሆኖ ግን እንትን ይፈልጋል መቆየትን ይፈልጋል ጊዜ ይፈልጋል እስክንታወቅና ራሳችንን የራሳችንን ትክክለኛ መልክ ማግኘት እስከምንችል ድረስ የሆነ የሆነ ያህል ጊዜ መታገሳችን ግድ ነው። እንደዛም ሆኖ ግን በጣም የሚያምር በጣም ደስ የሚል የሚያዝናና ትምህርት የሚሰጥ ቪዲዮዎችም የሚሰሩ ቪዲዮዎች አሉ እና እንዳልኩት ከእኔ ከምሰራው ስራ ጋር በተያያዘ የሚሰሩ ቪዲዮዎችን እያደንኩ ነው የማየው እያደንኩ ምክንያቱም ራሴን ማሳደግ እፈልጋለሁኝ። ብቁ ማደግ እፈልጋለሁ ራሴን በየጊዜው አዳዲስ ነገሮችን መልመድ ለስራው ተጨማሪ ግብአት ሊሆን የሚችለው አዳዲስ ክህሎቶችን አዳዲስ ነገሮችን ማከል ማለት የሰራው ከነበርኩበት ልምድ የሰራው ከነበርኩበት መንገድ የተለየ መንገድ ኖሮ ከሆነ ሰዎች ያጋሩት ነገር ካለ እሱ መከታተል እና በተቻለ መጠን ስራዬ ላይ ለመተግበር በተለይ ደግሞ ይሰሩልኛል። ብየ የማስባቸው ነገሮች ወይ ደግሞ እኔ እየሰራሁበት ከነበረው ጋር ተቀራራቢ አይነት ይዘት ያላቸውን ቪዲዮዎች እያየሁኝ ራሴን ለማሳደግ ነገሮችን ለመቀየር የምሰራበትን መንገድ የመቀየር ልምዱ አለኝ ብዬ ነው የማስበው እና እንደዚህ አይነት ቪዲዮዎችን በጥራት በስነ ስርዓት ነው የማየው። ከዛ ባለፈ ቅድም እንዳልኩት ለእረፍት ብለን የምናያቸው ነገሮች አሉ አይደለ ፊልሞችን ሙዚቃዎችን አዳዲስ የወጡ የሙዚቃ ክሊፖች ካሉ እነሱን አያለሁ ደም አያመልጠኝም። ከዛ ባለፈ ደግሞ ፊልሞችን አያለሁ አጫጭር ቀልዶችን አያለው ረጃጅም የሚባሉ የአማርኛ ሜሬዶች ቃንቋ ፊልምችን እከታተላለሁ በስነ ስዋት የቴሌቪዥን ድራማዎች አያለሁኝ በቻ ለዚህ ሁሉ ጊዜ አለኝ ማለት ነው። ብቻ ግን አልፎ አልፎ ቪዲዮዎችን መከታተል ስለምወድ ነው እንደገና ደግሞ ስለማደንቃቸውም ነው እንደዚህ አይነት ቪዲዮዎች የሚሰሩ ሰዎች የምር በጣም ስለማደንቃቸው ነው።

የስራ ምግባር ታከብራለህ ወይ? ይሄማ ግዴታ ነው በቃ ግዴታ ማለት ነው። ምን አንድ ሰው ምንም ያህል በስራው ጎበዝ ቢሆን። ምንም ያህል ለድርጅቱ ወይም ለስራው በጣም ጠቃሚ እና ወሳኝ ሰው ቢሆን። ግን ስነምግባር ከሌለው የስራው ሁኔታ የማያከብር ከሆነ ሰዓት ሌላው ቀርቶ ሰአቱን ማያከብር ከሆነ። አጥቅ አብረውት ለሚሰሩት ጓደኞቹ አክብሮት የሌለው ሰው ከሆነ። ምንም ጥቅም የለውም ምንም ጥቅም የለውም። እና በህይወታችን በጣም ወሳኝነት ሊኖረው የሚገባው በተለይ ከስራ ጋር በተያያዘ ስነምግባር ነው ማለት ነው ለሁላችንም የሚጠቅመን። ሰው ደግሞ በቃ መልፋት አይጠበቅበትም አንድ ነገር። ስነምግባርን ለማስያዝ ወይስ ስነምግባር እንዲኖር ለማድረግ መልፋት አይጠበቅበትም። በርግጥ ራሱን ማየት አለባት በየጊዜው ምን ላይ እንዳለ ራሱን መመርመር አለበት ብዬ አስባለሁ። ከዛ ውጪ ግን በጣም ወሳኝ ነገር ነው። ማለት እንዳልኩት ነው። ምንም አይነት ችሎታ ምንም ያህል አይነት ችሎታ ቢኖረን። ነገር ግን ስነምግባር ከሌለን ስራችንን የማናከብር ከሆነ። የተሰጠን ስራ በሰአቱ ማስረከብ ለኛ አዳጋች ከሆነ። ማስረከብ እንዳለብን ሁላ የማናውቅ ከሆነና ስነምግባራችን ካልተጠበቀ። ለምንም ነገር አንጠቅምም ለስራውም አንጠቅምም እውነቱን ለመናገር ለስራችንም ለገዛ ስራችን ራሱ አንጠቅምም እና። ስነምግባር ሊኖረን ይገባል። እኔ በተቻለኝ መጠን መጀመሪያ አካባቢ ትንሽ አስቸግር ነበረ የቦታው ርቀት ምናምን በጊዜ መግባት በጣም ይሳነኝ ነበረ። በጊዜ ስራ ቦታ ላይ መገኘት ማለት ነው። እና ከዛ ግን ቀስ በቀስ ልምዶችን እያስተካከልኩኝ አንዳንድ ነገሮች እያስተካከልኩ ስመጣ ለካ ይቻላል አልኩኝ ማለት ነው። ማለት በጊዜ ተነስቶ ያሉትን ነገሮች ጨራርሶ ቤት ውስጥ ሊያልቁ የሚገባቸው አንዳንድ ነገሮች ጨራርሶ ከዛ በኋላ በሰአት የስራ ቦታ ላይ መገኘት ለካ ይቻላልና። አሁን ላይ ለምጃቸዋለሁ እነዚህ ነገሮች ለምጃቸዋለሁ በሰአት ነው። በጊዜው ነው ስራ ቦታ ላይ እየደረስኩ ያለሁት ከዛ ደግሞ ከብዙ ሰዎች ጋር ነው የምሰራው። ብዙ ደንበኞች አሉ ብዙ ሰራተኞች አሉ። እና ከእያንዳንዱ ሰራተኛ ጋር ከእያንዳንዱ ደንበኛ ጋር የምናወራበት መንገድ እርስ በእርስ ስለ ስራ የምናወራበት መንገድ ምናምን አክብሮት የተሞላው ፍቅር የተሞላው መሆን አለበት ካልሆነ ግን ብዙ ነገሮች ይበላሹብናል እናበላሻቸዋለን ነገሮችን ስራችን በአግባቡ መሰራት አይችልም። ምክንያቱም ጥሩ የሆነ ጥሩ የሚባል የስራ አካባቢ መፍጠር ካልቻልን። ደስ ብሎን መስራት ካልቻልን ስራው በራሱ ነው የሚጎዳው እና ይሄን ይሄን ነገሮች ማስተዋል ይጠበቅብናል። ብዬ አስባለሁና በተቻለ መጠን ከሰዎች ጋር ባለኝ ግንኙነት ከስራዬ ጋር ባለኝ ግንኙነት። እንደውም ረጅም ጊዜ የወሰደብኝ ስራው ከእኔ ምንድነው የሚፈልገው የሚለውን ነገር። ለመረዳት የሆነ ያህል ጊዜ ወስዶብኛል ብዬ ነው የማስበው። ፈጅቶብኛል እና አሁን ግን እየተረዳሁ ስመጣ ስራው ከእኔ ምንድነው የሚፈልገው ምንድነው መስጠት የሚችል የምችለው ነገር የሚለውን ነገር እየተረዳሁኝ ስመጣ። ነገሮች ቦታ ቦታቸውን መያዝ ጀመሩ። እንዳልኩት ለስራ ያለኝ ነገር እየተስተካከለ እያሻሻልኩ መጣሁ። ይሄ እነዚህን ነገሮች እያስተካከልኩና እያሻሻልኩ በመጣሁ ቁጥር ደግሞ ለስራው የምሰጠው ነገር እየጨመረ መጣ ማለት ነው። እና እንትን እየጨመረ መጣ ፍላጎት እየጨመረ መጣ። መስጠት የምችለው ነገር እየጨመረ መጣና። አሁን ላይ በጣም ደስ የሚል ጊዜ እያሳለፍኩኝ ነው ከስራ ባልደረቦቼ ጋር ከደንበኞቼ ጋር። ማለት ስራም ስራ ላይ የማሳልፈውን ጊዜ አሰልቺ አይደለም የምጠላው አይነት አይደለም። ከዛ ይልቅ የምወደው ነገር ሆኖልኛል ማለት ነው

ይሄን በመስመር ላይ ታነባለህ? ይመስለኛል አሁን ላይ ብዙ አይደለሁም በርግጥ ግን ድሮ በተለይ ድሮ ስል ከተወሰነ አመታት በፊት ማንበብ እወድ ነበረ። ዜና መከታተል እወድ ነበረ በጣም ነበር የምወደው እና። ደግሞ ዜናዎችን የማየው እንተ ላይ አይደለም ይሄ ቴሌቪዥን ላይ ወይም ሰዓት እየጠበቅኩ ምናምን ሳይሆን። ፌስቡክ እና ሌሎች የማህበራዊ ሚዲያዎች ላይ ዜና የሚሰሩ ሰዎች አሉ እስካሁን ድረስ አሉ። እና ያኔ እኔ እከታተልበት በነበረው ጊዜ ደግሞ ይሰሩ የነበሩ ልጆችች አሉና እነሱን መከታተል በጣም እወድ ነበረ። አንደኛ እኔ አሁን የሚመስጠኝ ምንድነው? ዜናው አይደለም የሚመስጠኝ ማለት ለምሳሌ የእንትና ሀገር ከእንትና ጋር እንዲህ አይነት ነገር ተፈራረመ እንትን ሀገር ከእንትን ሀገር ጋር እንደዚህ አይነት ስምምነት አደረገች የሚል ዜና። ለኔ ምንም ትርጉም የሚሰጠኝ ማለት ደግሞ ያለው ነገር ነው የሀገር ጉዳይ ነው የታወቀ ነው። ግን ያን ያክል ተንሰፍስፌ ማወቅ የምፈልገው ነገር ሆኖ ሳይሆን። ምንድን ነበር ታዲያ የሚገርመኝ አጻጻፋቸው ይገርመኛል። ነገሮችን የሚያዩበት ዜና የሚያሰናዱበት መንገድ ይገርመኛል። እና እኔና ወንድሜ እንደውም ሁለት የተለያዩ የቴሌቪዥን ጣቢያዎችን እናወዳድር ነበር በዜና አነባበባቸው ማለት ነው በዜና አሰራራቸው። ዜና በሚሰሩበት መንገድ ሁለቱንም እንትኖች ሁለቱንም የቴሌቪዥን ጣቢያዎች እናወዳድር ነበር አንደኛ ወንድሜ የሚወደው የነበረው ምንድን ነው? እንትን ናቸው በጣም በጣም ቀጥተኛ የሆነ የዜና አዘጋገብ መንገድ ያላቸው ናቸው። እና ምንም በመሃል ምንም አይነት ፋታ አይሰጡም። መጀመሪያ የሀገር ውስጥ ያነባሉ ከዛ የውጭ ያነባሉ ከዛ የስፖርት ዜና ያነባሉ ሰላም ብለው ከዛ ይጨርሳሉ ማለት ነው። በጣም ቀጥተኛ ነገር ነበረው እና ዜና እንደዛ መሆን የለበትም በቃ ምንም ይሁን ምን ዜና መዝናኛ አይደለም። ቁም ነገር ለሰው ቁም ነገር የምንሰጥበት ወይ ደግሞ ለሰዎች መረጃም የሚሰጥበት መንገድ ስለሆነ። ከ ከመዝናኛ ከመዝናናት ጋር ከመዝናኛ ጋር በምን ቀን ማለት መዝናኛ ነገሮች ጋር በሚቀርቡበት መንገድ። መቅረብ የለበትም አይነት ክርክር ያደርግ ነበር። እኔ ደግሞ በአንጻሩ አጻጻፋቸው በራሱ እንዳልኩት የሆነ የሆነ ጥበብ ታይበታለህ ይሄ። የሆነ ተራ ዜና አይደለም እንዲህ አድርጎ እንዲህ ፈልጦ እንዲህ ሆኖ ምናምን የሚሉ ዜና ሳይሆን የሆነ ጥበብ የተጨመረበት የሆነ ለየት ያለ አጻጻፍ ያለበት አይነት ዜና። የሚያቀርብ ደግሞ ሌላ የ የቴሌቪዥን ጣቢያ የነበረና እኔ እሱን ነበር የምወደው። እንዳልኩት ከእንትኑ ጉዳይ የለኝም ከዜናው ጋር። አጻጻፋቸውን የሚያነብበትን መንገድ ዜና እያነበቡ ይለያል ለማዝናናት የሚሞክሩት ነገር። ደስ ስለሚለኝ እነሱን ነበር የምከታተለውና እንዲህ አይነት ክርክሮች ከወንድሜ ጋር እናደርግ እንደነበረ ትዝ ይለኛል ድሮ። ዞሮ ዞሮ ግን ዜና ማንበብ ደስ የሚል ነገር ነው። ደግሞ አሁን ላይ ትንሽ ፖለቲካውም ማሰልቺ ስለሆነ ዜና የማንበቡ ረጅም ሰዓት እንዲህ አይነት ቁም ነገር ያላቸውን ነገሮች የማየቱ ፍላጎት የብዙ ሰው ቀንሷል ብዬ አስባለሁና። የኔን ጨምሮ የኔን ጨምሮ የብዙ ሰዎች የማወቅ ጉጉት የዘጋ ነገር ነው ብዬ አስባለሁኝ። ምክንያቱም በጣም ፖለቲካው ተጨማልቋል። ሰው የሚያወራውን ነገር አያውቅም። ዜና ተብለው የሚሰሩ መአት ነገሮች ናቸው ያሉት እና

ከስራ ጋር ባልደረቦቹ ጋር ጥሩ ግንኙነት አለህ? አዎ በተቻለኝ መጠን አጠገቤ አቅራቢያ ካሉ ሰዎች የተሻለ እና ጥሩ የሚባል ግንኙነት እንዲኖረኝ ነው የማደርገው በአብዛኛው ጊዜ እና የከረዜም የስራ ባለደረቦቼ ጥሩ የሚባል ግንኙነት ይነሳኛል። እንዴት ነው ግድም ነው አይደል ግድ ነው? በቃ ግድ እግዴታ ጓደኛም መሆን የለብህም። ማለት ጓደኝነቱ ጓደኝነት አይነት የስሜትደረጃ አካል ላደርስ ትችላለህ የታወቀው ነገር ግን ለስራው መሳካት። እንደገና ደግሞ ከሁሉ በላይ አብረን እየሰራን አይደል ስለዚህ በተቻለ መጠን ጥሩ የሚባል ግንኙነት እርስ በእርስ መዋደድ እርስ በእርስ መከባበር። የምንሰራው ስራ በፍቅር መስራት። እርስ በእርስ አለመመቀኘት በጣም ወሳኝ ነገር ነው ብዬ አስባለሁኝ። እና ከዛ ደግሞ ከስራ ውጪ ያሉትን ነገሮች ለስራ ቦታ ላይ ይዞ አለመምጣት ወይ ደግሞ ከስራ ውጪ ባሉ ሰዓታት ብቻውን ማውራት ይሄ ምን ያደርገዋል ነገራችን በጣም እንዲንዛዛ ረጅም እንዲሆን በተለይ እርስ በእርሳችን የአንዳችን የግል ጉዳይ ላይ ሌላችንን ነው የምናስገባ ከሆነ ወይ ደግሞ ከስራ ውጪ ያለ ግንኙነት ስራ ቦታ ላይ ለማምጣት የማንሞክር ከሆነ በቃ ልክ አይመጣም። ብዙ ነገሮች ነው የሚበላሹብን ስራችን ሁላ ነው የሚበላሸውና በተቻለን አቅም የምንሰራው ስራ ከንተን ያው ይገናኝ ከ ከግል ጉዳዮችን ጋር ለይተን ማየት አለብን ብዬ አስባለሁና እንዳልኩት እኔ እድለኛ ነኝ። አብሮም አብሮኝ የሚሰሩት የስራ ባልደረቦቼ በጣም ሁሉም መልካም ሰዎች ናቸው ለኔ እጅግ በጣም መልካሞች ናቸው እና በዚህ ጉዳይ እድለኛ ነኝ ብዬ ነው የማስበው። እና ከዚህ ባለፈ ግን ባይሆኑ እንኳን ከሰው ጋር የመኖር ችግር አለብኝ ብዬ አላስብም። የሰዎች ባህሪ እንዴት መረዳት እንዳለብኝ ከሰዎች ጋር እንዴት መኖር እንዳለብኝ ከብዙ ሰዎች ጋር ኖሬ አይቼዋለሁና ያን ያክል የተለየ ጥረት የሚፈልግ የሚጠይቀኝ ነገር አለመሆኑን ማየት እችላለሁ። ራሴ ላይ ከእንደዛ መሆኑ ግን ግንኙነታችን መጠንከር አለበት። ለስራው ሁኔታ ሲባል ስራችን ይሳካል ሲባል ምክንያቱም የቡድን ስራ ነው የምሰራው። የምንሰራው አንዱ ከተሳሳተ አጠቃላይ ስራው ነው የሚበላሸው። እና በተቻለን መጠን አብረን እየሰራን እስከሆነ ድረስ እርስ በእርስ ተከባብረን ተዋደን ማድረግ ያለብንን ነገሮች ደግሞ በስነ ስርዓት እያደረገን የመስረት ነው ጓደኝነት ካለ ደግሞ ስራችንን በማይጎዳብን መልኩ እየሰራን መቀጠል አለብን ብዬ አስባለሁና እንዳልኩት በዚህ ጉዳይ ላይ እድለኛ ነኝ በጣም ጥሩ የምላቸው ሰዎች ናቸው። የስላባ የስራ ባልደረቦቼ ሆነው ያገኘኋቸው ማለት ነው። እና ሌላው ቀርቶ የቅርብ አለቃዬ ከሆነ ጊዜ በኋላ በቃ ጓደኛዬ ሆኗል። ከስራ ውጪ የምናወራ ከስራ ውጪ ስላለ ስላለበት ሁኔታ የምንወያይ በጣም ጥሩ ጓደኛሞች ሆነናል። እና ያአይነት ጓደኝነትን ባንመሰረት ከሁሉም ሰው ጋር እንደዚህ አይነት በዛ መጠን ጓደኛ መሆን ስለማይቻል ስለሚከብድ። ግን ባንፈጥር እንኳን በዛ ልክ ጓደኝነት ባንፈጥር እንኳን በተቻለ መጠን ጥሩ የስራ አካባቢ ለመፍጠር ጥሩ ጓደኝነት ጥሩ የስላባ የግንኙነት መመስረት አለብን ብዬ አስባለሁኝና። እንዳልኩት በተቻለን አቅም ለስራ መሳካት ለነገሮች አሪፍ መሆን ሲባል በስነ ስርዓት ስራችን መስራት እርስ በእርስ መከባበር ያሉብንን ነገሮች ላይ ማውራት። ከዛ ባለፈ ደግሞ ከስራ ውጪ ያሉት ርዕሶቻችንን ከስራ ውጪ መቀጠል በቃ ያገናኘን ስራ እስከሆነ ድረስ በተቻለ መጠን ስለ ስራው ብቻ ማውራት ግንኙነታችንን ያሳድጋል ብዬ አስባለሁኝ። ከዛ ባለፈ በየወሩ ወይ በየሁለት ሳምንት የምናደርጋቸው ስብሰባዎች ከስራ ቦታ ውጪ መገናኘት ሻይ መጠጣት ምናምን ግንኙነታችንን የሚያጠናክሩት ጥሩ መልክ እንዲኖረው ከሚያደርጉ ልምምዶች መሃል ናቸው ብዬ አስባለሁ

ቡና መፍጨት አውቃለሁ። አዎ ቡና መፍጨት ማለት ቡና ለማፍላት ከሚያስፈልጉን ሂደቶች መሃል አንዱ ነው። ቡና ለመፍላት ቢያስፈልገን የመጀመሪያው ነገር ቡናውን አጥቦ ማዘጋጀት ሲሆን ልንቆላው ያሰብነውን ቡና የምንፈልገውን መጠን ያህል መጀመሪያው አጥበን እናዘጋጃልን ከዛ ያዘጋጀነውን ቡና በተማም ሳይጠቁርብን በጣም ሳይቀና ማለት ሳይነጣብን መጀመሪያ እንቆለዋለን። ቡናው ከተቆን ቆና በኋላ አሁን አሁን ከቅርብ ጊዜ ወዲያ የመጡት የማሽን ቡና መፍጫዎች ያንን ቡና መፍጫ በመጠቀም የቆላነውን ቡና እንፈጨዋለን ማለት ነው እና ቡና መፍጨት ማለት የተቆላው ቡና ከ ትልቅና ካለው ትልቅነት ክልቅነት ወደ ደቃቃና ሊፈላ ወይም ለቡና ለመጠጣት ልናፈላ ወደምንችለው አነስተኛ መጠን መቀየር ማለት ነውና ድሬሮ በእጅ ከስር መውቀጫ ከላይ ደግሞ ዘና ዘና በመያዝ ሰዎች ቡና ለመፍጨት ይጠቀሙ ነበር። ከቅርብ ጊዜ ወዲህ ግን በጣም ዘመናዊ የሆኑ የቡና መፍጫ ማሽኖች እየመጡ ነውና ያንን በመጠቀም ነው ቡናችን የምንፈጨው። እናእንዳልኩት ቡና ሲፈጭ በተቻለ መጠን በጣም መድቀቅ የለበትም በጣም የሆነ ልም አይነት መሆን የለበትም። እንደዛ ከሆነ አይመችም ማለት ነው። ቡናው ብዙ ጣዕም አይኖረውም ጣዕሙ ብቻ ሳይሆን ደግሞ አተላ ነው የሚሆነው ቡናው ስለዚህ ቡናው በጣምም ሳይቀጥ፤ በጣምም ሳይወፍር፤ ይሄ አተላ የሚመሰለው ነገርም ሳይሆን በጣም የሚያምር የምንወደው የምንጠጣው አይነት ቡና እንዲሆን ማድረግ ያለብን ነገር ምንድነው? የከረከረ አይነት በደንብ ሳይፈጭ የሆነ ክርክር ያለ አይነት እንዲሆን ሲሆን፤ በጣም ቡናው ይጠፍጥልናል፤ ከዛ ደግሞ ወፍራም ቡናን ያደርግልናል ማለት ነው ያ በጣም ከተፈጨና በጣም ልም ከሆነ ግን እንዳልኩት ቡናው ብዙ አይጠፍጥም። ከዛ ደግሞ አተላ ነው የሚሆነው ቡናው በጣም ነው የሚቀጥረው እንዴት እንደሆነ አላውቅም ብቻ ግን በተለይ ይሄ ለስቲም ከሆነ በስቲም የሚፈልጉ ቡናዎች የሉም የጅበና ቡና ሳይሆን ማሽን ላይ የሚፈልጉ ቡናዎች ከሆኑ ማለት ቡናው ማሽን ላይ የሚፈለግ ከሆነ በደንብ ቢፈጭ ምንም ችግር የለውም። ነገር ግን እንትን ላይ የሚቆይ ከሆነ ጀበና ላይ የሚፈላ ቡና ከሆነ ግን በተቻለ መጠን በደንብ ደስ አይልም። በደምብ ሳይሆን በደንብ ሳይፈጭ ክርክር ያለው አይነት መጠን ኖሮት ስናወጣው እና ስናፈላው ይበልጥ ቡናው አሪፍ ሆኖ ይፈላለላል ማለት ነውና እንደዛ መሆኑ አሪፍ ነው ከዛ በተረፈ እንዳልኩት ቡና መፍጨት አሁን ላይ በማሽን ነው የሚፈጨው ብዙ ነገሮች በማሽን እየተሰራበት ያለ ዘመን ላይ ነው የደረስነው እና ድሮ ግን የሞቀጫ እጅ ነበርን መንፈጫው ማለት ነው እና፤ ሌላ ቡናን በደንብ እንዲጣፍጥ የሚያደርገው ነገር ቅድም ካልኩት ምክንያት በተጨማሪ ቡና ተፈጭቶ የሆነ እቃ ላይ ረጅም ጊዜ ሲቆይ ጣዕሙ እየወጣ እየወጣ እየወጣ ነው የሚመጣው እና በትንሽ ቡና ወፍራም ቡና መጠጣት እንችላለን ማለት በትንሽ የቡና ዱቄት ብዙ ቡና መጠጣት እንችላለን ብዙ ሲኒ ማውጣት እንችላለን እና ለዚህ ለዚህ ቡናው ተፈጭቶ ረጅም ሰዓት ወይ ረጅም ጊዜ የሆነ ቦታ ላይ አስከመቅዳት ጥቅም አለው

ልዩ ችሎታህ ምንድን ነው? ልዩ ችሎታየ ግጥም በጣም ግጥምና አጫጭር ልብ ወለዶችን መጻፍ እንደ ልዩ ችሎታዩ ብዬ ላነሳ እችላለሁኝ። በቃ እንደ ዝንባሌ ነው። ግጥም ማንበብ በጣም ነው ምወደው እና በጣም የግጥም ደግሞ አድናቂ ነኝ ግጥም ብቻ ሳይሆን ደግሞ እነዚህ ልቦ ወለዶች አጫጭር ታሪኮች ሌላው ቢቀር የሰማኋቸውን ታሪኮች እንደገና መጻፍ በአዲስ በራሴ ቃላት በራሴ አገላለጽ ከእንደገና ታሪኮችን መጻፍ በጣም ነው ምወደው። እና እንደ ልዩ ችሎታ ብዬ ላነሳው ምችለው ነገር ቢኖረኝ እሱ ነው። ግጥም መጻፍ በጣም ነው ምወደው። የራሴ የሆነ ትልቅ እስካሁን ድረስ የጻፍኳቸውን ግጥሞች የማስቀምጥበት የሆነ ደብተር አለኝ። በጣም ትልቅ ደብተር። እና እዛ ሰብስቤ ነው ማስቀምጣቸው ከዛ ውጪ። ይሄ እንዳልኩት የጸፍኳቸውን አጫጭር ልቦወለዶችን ደግሞ ማስቀመጥበት ሌላው የራሴ የሆነ ደብተር አለኝ። ከዛ በተጨማሪ ለብዙ ሰው አላስነበብኳቸውም አብዛኞቹ እንደጻፍኳቸው ለራሴ ያስቀመጥኳቸው ናቸው። ታሪኮቹም ብዙ ሰው ያውቃቸዋል ብየ አላስብም። ምናልባት ከዚህ በፊት ያነበብኳቸው ታሪኮች ከሆኑ ከሌላ ጸሐፊ ወይ ከሌላ ሰው በሌላ መንገድ ሰምተዋቸው ሊሆኑ እንደሆነ ነው እንጂ። ራሴ የጻፍኳቸው ነገሮች አስነብቤ አላውቅም ለማንም ሰው። እንደውም ድሮ ዘጠነኛ ወይ አስረኛ ክፍል እያለሁኝ ለጓደኞቼ እሰጣቸው ነበረ ደብተሬን እሰጣቸው ነበረ የጻፍኳቸውን ታሪኮች አስነብባቸው አስነብባቸው ነበረ። ከዛ በኋላ አብዛኛው ውጪ በጣም ይወዱታል። በጣም ይወዱታል አብዛኛው ከዛ ደግሞ ደራሲ መሆን ይመስለኝ ነበር ድሮ። በነገራችን ላይ ህፃን እያለሁ ብዙ ምኞቶች ነበሩኝ እና ደራሲም መሆን ይመስለኝ ነበር አስተማሪም መሆን ይመስለኝ ነበር ስፖርተኛ መሆን ይመስለኝ ነበር። ግን ሚገርመው ነገር አንዱም እንኳን አልሆንኳቸውም ማለት ነው። ድሮ ይመስለኝ ከነበሩት ነገሮች አሁን ላይ የሆንኩት አንድም ነገር የለምና። ምንም አይደለም አሁን ላይ ችሎታ እንደ ማለት በትርፍ ጊዜ እንደማደርገው ነገር አድርጌ ነው ምቆጥረው ይሄ መፃፉ። ማታ ማታ ስለማስበው ነገር ስለምፈልገው ነገር መጻፍ በጣም ነው ምወደው። እና እንደ ችሎታ ይዤዋለሁኝ ቀስ በቀስ ደግሞ እየዳበረ ሚመጣ ነገር እንደሆነ ይታወቃል። ሚገርመው ነገር በቃ ችሎታችን ብለን የያዝነው ወይ ደግሞ ስለምንወደው ብቻ የምናደርጋቸው ነገሮች ቀስ በቀስ ወዴት እንደሚሄዱ አናቅም። ህይወት ወዴት እንደምትወስደን መንገዷ ወዴት እንደሆነ ማናችንም አናቅም። እና በተቻለ መተን የምንወዳቸውን ማለት ስናረጋቸው ደስ የሚሉን ነገሮች በነጻነት ማድረግን መልመድ አለብን ብዩ እመክራለሁኝ። እንዳልኩት በቃ የህይወት መንገዱ አይታወቅም። ወዴት እንደሚወስደን አይታወቅም። አሁን በቃ ለስራ ብለን ያልጀመርናቸው ብዙ ነገሮች አሉ። እንደውም የብዙ ሰዎች ታሪክ ስናነብ በአብዛኛው ጊዜ በቃ ስራዬ ብለው ያልያዙት ነገር ነው በኋላ ስራቸው ሆኖ እንጀራቸው ሆኖ ምናገኘው ነው። ከዚህ አንፃር በቃ ስራዬ ብለን ያልያዝናቸው ነገሮች ግን ደግሞ የወደድናቸው ነገሮች ከማደግ የወደድናቸው ነገሮች ከመስራት ወደኋላ ማለት የለብንም ብዬ አስባለሁ ይሄ ሚሆነው ለምንድን ነው? እንዳልኩት የህይወት መንገድ አይታወቅምና ወዴት እንደሚሄድ ወዴት እንደሚወስደን ነገ ምን ይዞልን እንደሚመጣ አሁን ከወደድነው ነገር ነገ ምን ልናገኝ እንደምንችል። ስለማናቅ በተቻለ አቅም ችሎታችንን መናቅ የለብንም። ሁልጊዜ ልምምድ ውስጥ ራሳችንን መክተት አለብን። በተለይ ለምንወደው ነገር ከሆነ በቃ አንዴ ወደነዋል እና ብናገኝበትም ባናገኝበትም የምንወደውን ነገር መስራታችንን መቀጠል አለብን። ብዬ አስባለሁ።

ማንቂያ ሰዓት ትጠቀማለህ? ማንቂያ ሰዓት እጠቀማለው አዎ። እንደውም በጣም ለተለያዩ እና ለብዙ ጉዳዮች ነው ምትጠቀምበት አንደኛው ነገር። ከተለመደው ሰዓት ውጪ ለመነሳት ስፈልግ ማንቂያ ሰዓት ነው ምጠቀመው ከተለመደ ሰዓት ውጪ ማለት። ለምሳሌ ጠዋት ምነሳበት ውስን ሰዓት አለኝ ማለት እነሳበታለው ብዬ። ያቀድኩት እንደገና ደግሞ ሁሌም ደግሞ ምነሳበት የሆነ ሰዓት አለ ከዛ ሰዓት ቀድሞ ለመነሳት ስፈልግ ማንቂያ ሰዓት እጠቀማለሁኝ። ድሮ አሁን ላይ አሁን ላይ የለመድኩት አሁን ላይ ለምጀዋለው ጠዋት መነሳቱን እንደገና ደግሞ ተመሳሳይ ሰዓት መነሳቱን አሁን ላይ ለምጀዋለው ጥሩ ላይ ነኝ ያለሁት እና ለምጀዋለው። ነገር ግን ድሮ ይህንን ልምድ ለመለማመድ ስሞክር ማለትም ጠዋት ጠዋት ሁል ጊዜ በተመሳሳይ ሰዓት። እና ቀድሜ ሰዎች ከመነሳታቸው በፊት ቀድሜ በጊዜ መንቃት ስፈልግ ለመለማመድ ሳስብ የመጀመሪያ ያደረኩት ነገር የማንቂያ ሰዓት መጠቀምን ነው። ከዛ እሱን እየተጠቀምኩኝ በሰአቴ እነሳለሁ ማለት ነው በጣም ነው ነበር ሚያግዘኝ። በሰአት ለመነሳት ምክንያቱም በጣም ክፍተኛ ድምጽ ነው ያለው ተኝቻለሁ እንደገና ድምፁ ሲጮህ ያነቃኛልና እነሳለሁ። ከዛ በተረፈ ግን ከዛ በኋላ የተወሰነ ጊዜ ካደረኩት በኋላ ያንን ደጋግሜ የተወሰነ ጊዜ ካደረኩት በኋላ ግን። የሆነ ሰዓት ላይ በቃ መንቂያ ሰዓት ሳያስፈልገኝ እራሴ በዛችው ሰዓት መነሳት ጀመርኩኝ ማለት ነው እና እንደዛ እየሆነ እየሆነ ቀጠለ። ከዛ በኋላ ጠዋት ላይ ላደርግ ምፈልጋቸው የተወሰኑ ተግባራቶች አሉ ስራ ከመሄዴ በፊት እና እነዛን ተግባራቶች ለማድረግ ለእያንዳንዱ ሰዓት ሞላለሁኝ። ከዚህ ሰዓት እስከ እዚህ ሰዓት ድረስ ይሄን አደርጋለሁ ብዬ አቅዳለሁ ከዚህ ሰዓት እስከሆነ ሰዓት ድረስ ደግሞ ይሄን አደርጋለሁ ብዬ ሁሉንም በየሰዓት ከፋፍዬ። ለማደግ ሞክራለሁ ማለት ነው ከዛ በኋላ ቀስ በቀስ እየለመድኩት እየለመድኩት መጥተው ማለት ነው ማንቂያ ሰዓት እጠቀማለሁ በየሃያ ደቂቃ ወይ በየአንድ ሰዓቱ ማንቂያ ሰዓቴ ይጮሃል። ከዛ ማድረግ ያለብኝን ነገር እየቀያየርኩ አደርጋለሁ ማለት ነው እና ለዚህ ነገር የምጠቀምበት ነበረ ከንዘብ አለፈ ደግሞ። ለምሳሌ ቀጠሮ ማድረግ ብፈልግ የተወሰነ ቀን ለምሳሌ ከ ከሶስት ቀን ወይ ከአራት ቀን በኋላ የሆነ ቀጠሮ ካለኝ እና እንዳልረሳው ከፈለኩኝ የማንቂያ ሰአቴን እሞላለሁ ከዛ በኋላ ሰዓቱ ሲደርስ እራሱ የማንቂያ ሰዓቱ ያስታውሰኛል ማለት ነው። እና በጣም ለብዙ ነገሮች ነው ምጠቀምበት። ማታ ላደርግ ለምፈልግ ለምፈልገው ነገር ወይ ደግሞ ወደ በኋላ ለምሳሌ ጠዋት አቅጄው ወደ በኋላ ለማድረግ ያሰብኩት ነገር ካለ እሱን ነገር ለማድረግ ሰአቴን ሞላለሁ ማለት ነው። ሰአቴን ሞልቼ በዛ ነው ሰዓት ያንን መንቂያ ሲጮህ አስታውሼ ያንን ነገር አደርጋለሁ ማለት ነው። እና ለብዙ ነገር ሚያግዘኝ ለብዙ ነገር ሚጠቅመኝ ነገር ስለሆነ የማንቂያ ሰዓት በደንብ ነው ምጠቀመው። እና ብዙ ሰዎች ደግሞ ይጠቀሙታል ብዬ አስባለሁ ለአንዳንድ ሰዎች ይረብሻቸዋል መሰለኝ። ምክንያቱም በተኙበት ያንን ድምጽ ሲሰሙ ከመንቃት ይልቅ አእምሮአቸው መረበሽ ይጀምራልና በተቻለ መጠን ያለ ወይ ደግሞ ሊያነቃን የሚችል ግን ደግሞ አይምሮአችንን በደንብ ማይረብሽ ድምጽ መጠቀም አለብን ብዬ አስባለሁ። ምክንያቱም በተለይ ጥልቅ እንቅልፍ ላይ ከነበርን እና ያ ጩኸት ወይ ደግሞ ያ ደወል ሲሰማ አእምሯችን ሚረበሽ ከሆነ ወይ ደስ ማይል ስሜትም እንዲሰማን ሚያረግ ከሆነ ያንን ድምጽ መጠቀም የለብንም ማለት ነው። እና ይሄን ይሄን ጥንቃቄ በማድረግ የማንቂያ ሰአታችንን በትክክለኛው መንገድ መጠቀም እንችላለን።

ምን አይነት ዳቦ ትወዳለህ? እኔ ይበልጥ ዳቦ የምወደው ቤት ውስጥ የተጋገረ ዳቦ ሆኖ ግን ደግሞ በፍርኖ ዱቄት የተሰራ ዳቦ ይበልጥ እወዳለሁኝ። ምክንያቱም ከሌላ ብዙ አይንት ዱቄቶች የሚሰሩ የዳቦ አይነቶች አሉ። እነዛን ዳቦዎች ብዙ አልወዳቸውም። እንዴት ነው አይበሉልኝም። የፍርኖ ዱቄት ሆኖ ግን ቤት ውስጥ የተጋገረ ከሆነ ግን በቀላሉ ይበላልኛል ደስ ብሎኝ እበላዋለሁ። ከዛ ደግሞ ዳቦ እንደሚታወቀው በተለያየ መንገድ ልንበላው የምንችል የምግብ አይነት ነው። እንደምናውቀው ይሄ ማለት ለምሳሌ ብቻውን ሊበላ ይችላል። የሆነ ነገር ቀብተን ለምሳሌ ማር ቀብተን ወይ ማርማራታ ቀብተን መብላት እንችላለን። ወይ ደግሞ በሻይ ብቻ እያጣቀስን መብላት እንችላለን። በሰራነው ማንኛውም አይነት ወጥ መብላት ይቻላል ከዛ ባለፈ ደግሞ እንደ ፍርፍርም ሰርተነው ልንበላው የምንችል ነገር ነው። የሆነ ሰዓት ላይ በቃ ሰውነቴ በጣም ቀንሼ የነበረ ክብደት ማለት ነው። እና ዳቦ አሪፍ ነው ብለውኝ ምክንያቱም ከስንዴ ነው የሚሰራው ካርቦሃይድሬት ነው እና ቶሎ ያወፍርሻል። እና ምትበይውን ነገር ሁሉ በዳቦ ቀይሪው ተብዬ ማለት ነው። እና ለረጅም ጊዜ እበላ ነበረ በቃ እንጀራ መጠቀም አቆምኩኝ ሁሉ ነገሬ በቃ በዳቦ። ሻይ በዳቦ እበላለሁ መልሼ ዳቦ በሆነ ነገር እበላለሁ በማር እበላዋለሁ። ወጥ እያነከርኩኝ እበላ ብዙ ነገር እየቀያየርኩኝ መብላት ጀመርኩ ማለት ነው። እና ሰዎች የነገሩኝን ያህል ያን ያክል ለውጥ አላየሁበትም። እውነቱን ለመናገር ነገር ግን የተወሰነ ለውጥ ነበረው። የተወሰነ ያህል ክብደት ጨምሬ ነበረ ግን ያወሩለትን ያህል ወይም የነገሩኝን ያህል ለውጥ ግን ብዙ አላየሁበትም። እና እንደዚህ አይነት ሙከራዎችን አድርግ ነበር። ከዛ ባለፈ ይሄ ምንድነው የሚባለው አይባለውም? ከፍርኖ ዱቄት ውጪ ከስንዴ መሰራት ይችላል። ድሮ እንደውም እኛ ቤትም ጨምሮ ሌሎች ቤቶች ላይ የገብስ ዳቦ ይሰራ ነበረ። እንደውም አሁን ወደዛ እየተመለስን ያለ ይመስለኛል። እናቴ በጣም ነው የምትወደውና እንደሚታወቀው የገብስ ዳቦ ብዙ ጣዕም የለውም። ምንም ማለት ለምሳሌ የፍርኖ ዱቄት ከሆነ ብቻውን ራሱ ብትሰራ ምንም አይነት ማጣፈጫ ነገር ሳይጨመርበት ብቻውን ብትጋግረው ነው የሚጣፍጠው ምንም ነገር ሳይፈልጉ ሁላ ብቻውን ሊበላ ይችላል። የገብስ ዳቦ ግን ትንሽ እንትን ይፈልጋል በቃ እንክብካቤ ይፈልጋል ብቻውን መብላት ትንሽ ይከብዳል አንደኛ ይሄ የሚከረክር ነገር አለው። ይሄ ጭዱ ምናምን ነገር በደንብ ስለማይወጣ የስገሙ አንዱ አካል ነው ምንድነው ገብሱ አንድ አካል ስለሆነ። ብዙ አይወጣም። እና ያ ያ ነገር ስትበላው አፍ አካባቢ ወይ ደግሞ ጉርሩ አካባቢ የሆነ የሚከረክር ነገር አለው። ከዛ ባለፈ ግን ይጣፍጣልም። ደግሞ ከዛ ደግሞ የሆነ ነገር በተለይ ለምሳሌ ማር ብጨመርበት ወይ ሎሚ ብጨመርበት ቫኔላ ነገር ቢጨመርበት ምናምን ትንሽ እንዳልኩት እንቅብቃቤ ይፈልጋል ግን ሊበላ የሚችል ነገር ነው። ማለቴ ነውና ከቅርብ ጊዜ ወዲህ በጣም ሰዎች እየለመዱት የመጡ ነገር ነው። እኛም ቤት በጣም እየተለመደ ያለ ነገር ነው። እኔ እንዳልኩት ለመጋገር ትንሽ አስቸጋሪ ነው። ለማያያዝ ትንሽ አስቸጋሪ ነው። ከፍርኖ ዱቄት የበዛ ጊዜ ይፈልጋል ኩፍ እንዲል ማለት ነው። ከመጋጋራችን በፊት ካቦካነው በኋላ ኩፍ ማለት ስላለበት። ያ አይነት ኩፍታ ለማግኘት ከፈርኖ ድቂት የተሻለ ወይም ደግሞ የበለጠ ጊዜ ይፈልጋል። እንደዛም ሆኖ ግን ጠብቀህም ቢሆን ብትጋግረው በጣም የሚጣፍጥ ዳቦ ነው። የምታገኘው ማለት ነው።

ጥያቄው አልገባኝም ብዙ ትንሽ ሳለህ ብዙ ትንሽ ሳለህ ማለት ትንሽ ሳለህ ምንድነው ነበር ማድረግ የምትፈልገው ነው? ትንሽ ሳለ ምንድን ነበር መጫወት የምትወደው ነው? ጥያቄው ግልጽ አይደለም እና ዝም ብዬ ግን ልሞክር። ትንሽ ሳለሁ በእርግጥ ብዙ ነገሮችን መሆን ነበር የምፈልገው። ብዙ ነገሮችን መሆን ነበር የምፈልገው። አንደኛ ሯጭ ወይም ስፖርተኛ መሆን እፈልግ ነበረ። ዳኛም ሆነ እፈልግ ነበረ። አስተማሪም መሆን እፈልግ ነበር። መአት ነገሮችን ነበር መሆን የምፈልገው ማለት ነው። ልጅ እያለሁና። ልጅነት በጣም ደስ የሚል ነገር ነው። ትንሽ መሆን በጣም ደስ የሚል ነገር ነው። ግን ደግሞ ከትንሽነት በላይ ይሄ ማደግ በጣም ደስ የሚል ነገር ነው። አንደኛም እኔ የማስበው እንዴት ነው? እያደግን ቢሄድን ቁጥር ህይወትን እየኖርናት አይደለ እየሄድን ያለነው እየኖርናት እየገባችን የተማረን እያደገን አይደል እየሄድን ያለነው። ያ በራሱ በጣም ደስ የሚል ነገር ነው ማደግ ደስ ይላል። ማሰብ ደስ ይላል። የፈጠራና አላማ ለማሳካት በራስ ላይ መስራት ደስ ይላል። እና ደግሞ ቀናቶች በጨመረ ቁጥር ራሳችንን ወደ ፈጣሪ እያቀረብን ነው እየሄድን ያለው ነው። ምክንያቱም መጨረሻችን እሱ ጋር መሄድ ስለሆነ ወደ መጨረሻችን እየተጠጋን ነውና እየሄድን ያለነው በጣም ደስ የሚል ነገር ነው። በቃ የሆነ ሰዓት ይሄ የምንጓጓለት ነገር ይሄ የምንኖርለት ነገር የጣርን ያለንለት ነገር በሙሉ የሆነ ሰዓት ላይ ጸጥ ይላል የሆነ ሰዓት ላይ ያቆማል። እንደገና ደግሞ ትንሽ እንደሆን እንደሆነም ጠንቀርም አይደለም እናድጋለን። አይምሮአችን እየሰፋ ይመጣል የምናስባቸው ነገሮች እየበዙ ይመጣሉ። እና ብዙ ነገሮች እያሳካን በህይወታችን እንሄዳለን። እና በዚህ ሁሉም በዚህ ሁሉ ጉዞ ግን መረሳት የሌለበት ነገር አለ። የሆነ ሰዓት ላይ ነገሮች እንደሚያቆሙ የሆነ ሰዓት ላይ ሁሉ ነገር ጸጥ እንደሚል ማወቅ ያስፈልጋል ብዬ አስባለሁ። ሁሌም ለራሴ እነግረዋለሁ በቃ ማለት በተቻለን መጠን የማይጸጽተን ነገር ማድረግ። ነገ የበቃ ሃምሳ አመት ሞልቶን ስልሳ አመት ሰባ አመት ሞልቶን ራሳችንን ወደኋላ ስናስታውስ የማይጸጸትን ነገር ምነው ይህንን ባላደረኩ ኖሮ። ምነው በዚህ መንገድ ባልሄድኩኝ ነው ሮም የምንላቸው ነገሮች ማደግ ይጠበቅብናል ብዬ አስባለሁና። አሁን ላይ ግን በቃ በአብዛኞቻችን የኔን ህይወት ጨምሮ ብዙ የምትጸጸትባቸው ነገሮች አሉ ባላደረኳቸው። ይሻል ነበር ብዬ የማስባቸው መአት መአት ነገሮች አሉ ነው። እነዛ ነገሮች ሳስብ የምር በቃ ጊዜ እንዲሰጠኝ እፈልጋለሁ። ነገሮችን ለማስተካከል ቦታ ቦታ ለማስያዝ። በምወደውና በምፈልግበት መንገድ ራሴን ማስኬድ እንድችል ስሜቴን በዛ መንገድ መምራት እንድችል የማስበውን የማውቀውን የማስበውን የምፈልገውን ህይወት ለራሴ መስጠት እንድችል። ጊዜ ቢሰጠኝ ብዬ አስባለሁና ሁሉ ነገር በትንሽነቷ አይቀርም ትንሽ እንደሆነ አንቀርም እናድጋለን። ደግሞች እንዳሰብናቸው ቢሄዱም ባይሄዱም ማደጋችን አይቀርም። ትንሽ እንደሆንን በፍጹም አንቀርም ምክንያቱም ቀናቶች እየሄዱ ነው። ቀናቶች ደግሞ በወራት እየተተኩ ነው ወራት ደግሞ በአመታት እየተተኩ ነው። እና ቀላል አይደለም ጉዞ ቀላል አይደለም ነገሮች አድጋሚ ናቸው። እንደዛ መሆኑ ግን ምን ጓጓለት ነገ አለ ልናየው የምንጓጓው የሆነህ ነገር አለና ያንን ነገር ለማየት ስል እንበረታለን እንጠነክራለን።

የምትወደው አትክልት ምንድን ነው? እኔም ምወደው አትክልት ጎመን ጎመን በጣም ነው የምወደው። ይመስለኛል የብዙ ሀበሻ ምርጫ ይመስለኛል የብዙ ሀበሻ ምርጫ። የምግብ አነት ይመስለኛል እና በተላይ አሰራሩን ካወቅክበት በጣም የሚጣፍጥ ምግብ ነው። እኔም በጣም ደስ ብሎኝ ከምበላቸው የአትክልት አይነቶች ዋነኛው ነው ብዬ አስባለሁ። ከሁሉም በላይ ደግሞ ይሄ ጎመን ደስ የሚልህ ነገር አንደኛ ለአሰራርም ያን ያህል ሚከብድ ነገር የለውም ረጅም ሂደት የለውም በቀላሉ መስራት የሚችል ነገር ነው። ነገር ግን በቀላሉ የሚጣፍጥ ነገር ግን አይደለም በቀላሉ የሚጠፍጥ ነገር አይደለም ማለት። ትንሽ ቁሌት ይፈልጋል ትንሽ ምንድነው ሙያ ይፈልጋል። ቅጠል ነውና የሆነ በራሱ የሆነ ጣዕም የለውም። እኛ ከአሰራር በጣም ይወስነዋል የምናስገባቸው ግብአቶች በጣም ይወስኑታል። እና እንዲሁ አለ አይደለ ለምሳሌ የ የፍስክ ለምሳሌ ስጋ በቃ ላይጣፍጥ አይችልም የተወሰነ ነገር ማድረግ ብቻ በቂ ነው ስጋ እንዲጣፍጥ ማለት ነው። በራሱም የሚጣፍጥ ነገር ስለሆነ በቀላሉ ለምሳሌ በዘይት ብንጠብሰውና ያን ያክልም ውሃ ባንጨምርበት ሊበላ የሚችል ነገር ነው ጣፍጦን ልንበላው እንችላለን። በቀላሉ በቃ ሽንኩርትና ዘይት ብቻ እየጠበስን ትንሽ ነጭ ሽንኩርት ብቻ ጨምረን ብንበላው በቃ ይጣፍጥልናል ያን ያክል ሙያ የሚጠይቅ ነገር አይደለም። ምክንያቱም ስጋ በራሱ የሚጣፍጥ ነገር ነው ስጋ በራሱ የሆነ የሚወደድ ነገር ነው ብዬ ነው የማስበው። እና ጎመን ግን ትንሽ ሙያ ይፈልጋል እንዳልኩት በራሱ ዝም ብሎ የሚጣፍጥ አይነት ነገር አይደለም። እንደገና ደግሞ የሆነ የሆነ የሚጎመዝዝ አይነት የሆነ ለየት ያለ ጣዕም ስላለው ለብዙ ሰዎች ምላስ የሚመች ነገር አይደለም። አንዳንዱ ጎመን እንደገና ምንም ጣዕም የለውም ይሄ ውሃ ውሃ ነው የሚለው እና። በተቻለ መጠን የምንጨምራቸው ቅመማ ቅመሞች የምንጨምረው ቅቤ የምንጨምረው የስጋ መጠን ጨመር ማለት አለበት ይበልጥ እንዲጣፍጥልን ከሆነ ማለት ነው። እና ትንሽ ሙያ ይፈልጋል በስነ ስርዓት መሰራት አለበት ግን በስነ ስርዓት ከተሰራ የሚያስፈልጉትን ግብአቶች በመጠኑ ጨማምረን ከሰራነው በጣም ነው የሚጣፍጠውና። በቃ እኔ ቤት በጣም አሪፍ አድርጌ ነው የምሰራው። ከእኔ ይልቅ ደግሞ እናቴ በደንብ በስነ ስርዓት ነው የምትሰራው እና በደንብ ነው የሚጣፍጥላት በጣም ነው የሚጣፍጥላት በቃ ሁሉም ሰው ያውቀዋል የሷ ጎመን በስጋ የሆነ የተለየ ጣዕም አለው እንዴት እንደሆነ አላውቅም ግን የሚለይ ጣዕም አለው። እና እሱን እወዳለሁ ከአትክልቶቹ ሁሉ ያው ለጤና ያለው ጠቀሜታ እስከዚህም ድረስ ሊሆን ይችላል ማለት ያን ያክል ነገር ሰምቼ አላውቅም ይሄን ያህል ይጠቅማል ለዚህ ለዚህ ይጠቅማል የሚሉ ነገሮች ሰምቼ ማወቄን እርግጠኛ አይደለሁም። ነገር ግን በጣም የሚጣፍጥ ምግብ ነው እኔ እወደዋለሁ። በጣም እንደገና ደግሞ እንዳልኩት ፍስክም ሊበላ የሚችል ነገር ነው። በፍስክም መሰራት የሚችል ነገር ነው። እንዲሁም ደግሞ በጾም ወቅትም ደስ ብሎን ምን ልንበላውና ልንሰራው የምንችል አይነት የአትክልት አይነት ስለሆነ በጣም ደስ የሚል ጣዕም አለው። እንዳልኩት ደግሞ በስነ ስርዓት መሰራት አለበት እንድንወደው ከሆነ ማለት ነው እና በደንብ ተከሽኖ መሰራት አለበት ጊዜ ሰስተን ጊዜ ሰጥተን ማብሰል ይጠበቅብናል። እና እኔ የምወደው የአትክልት አይነት ጎመን ነው። በተለይ ደግሞ በስጋ ሲሰራ ይበልጥ ጣፍጦኝ የምበላውና ይበልጥ ደስ ብሎኝ የምሰራው ይሆንልኛል ማለት ነው

በእንጨት እሳት ማብሰል ታውቃለህ? በእንጨት እሳት ማብሰል አሁን ላይ የቀረን ነገር ነው በርግጥ ማለት ከከተማ ውጪ ያሉ የገጠር አካባቢዎች ላይ በብዛት የሚዘወተር ነገር ነው እንጂ ከተማ ለሚኖር ሰው ከቀረቁ ቆይቷል አሁን ላይ በምንም አይነት መልኩ የምንጠቀምበት አይነት ነገር አይደለም ምክንያቱም በዘመናዊ የስቶቭ ቴክኖሎጂዎች ተጠቅቷል ይሄ አንጀት የማብሰል አሁን ላይ በስቶፍ ተጠክተዋልና አሁን ላይ እየተሰራበት ያለ ነገር አይደለም እንደሚታወቀው። እና ደግሞ ብዙ ሰው ሊገምተው እንደሚችለው ማለት ነው ግን ጊዜ ሰዎች ተጠቅመውበታል አሁንም ድረስ ደግሞ የሚጠቀመው አሉ በተለይ ከተማው ጣሉ የገጠር አካባቢዎች ላይ ሰዎች ይህንን ይጠቀማሉ። ይሄን ማለት ምን ማለት ነው መጀመሪያ እንደ ምድጃ ነው የሚሰራው መጀመሪያ ይሰራል ሶስት ጉልቻ ተደርጎ ምክንያቱም ድስቱ በስነ ስርዓት መቀመጥ ስላለበት ሶስት ጉልቻ ነው የሚባለው እና ሶስት መደገፊያዎች ይሰሩላታል ለምድጃው ከዛ በኋላ በጭቃ ይሁን በጭቃ ነው በአብዛኛው ጊዜ የሚሰራው በጭቃና በድንጋይ ትላልቅ ድንጋዮች ተደርገው በጭቃ ይለጥፍባቸውና ዙሪያቸውን ማለት ነው ከዛ በደንብ እሳት ይነድባቸዋል ማለት ነው። እንዲ ጠነክሩ ምክንያቱም በኋላ ሲጣድባቸው ድስት ሲቀመጥባቸውን እንዳይሰነጣጠቁ በቀላሉ እንዳይፈርሱ ስለሚያግዝ እሳት በደንብ እንዲያገኛቸው ይደረጋል መጀመሪያ ከዛ በኋላ ማንኛውም መስራት የምንፈልግበትን ድስት እንጥድባቸዋለን ከዛ ከስር ነው እሳቱ የሚነደው ማለት ነው ከስር እንጨት እየጨመርን እንጨት እየጨመርን እናነነብበታለን ማለት ነው። ከዛ በኋላ ነው ይሄ መንደድ ይጀምራል ማለት ነው መንደድ ይጀምራል ከዛ የምንፈልገውን አይነት ወጥ ሊሆን ይችላል እንጀራም መጋገር ብንፈልግ ማለት በምጣድ አድርገን ማለት ነው በጋገር ብንፈልግ፤ ሌላው ቀርቶ ቡናም የድሮ ሰዎች አሁንም ድረስ እንዳልኩት ገጠራ አካቢዎች ብንሄድ አሁንም ድረስ እንደዛ ነው የሚጠቀሙት ብዙ መብራት ያልገባባቸው አካባቢዎች ስላሉ አሁንም ድረስ በእንጨት እንሳ እያነደዱ ነው የሚጠቀሙት እና ቡና ይፈልበታል ከዛ በጣም ደስ የሚለው ነገር በተለይ አንዳንድ ውጪ የገባችው አይነት የገጠር ከተሞች እንትን የጭስ ማውጫ ያደርጉበታል። እና ቤቱ በጭስ አይታፈንም። ምክንያቱም ማውጫ አለው ወደ ላይ የሚወጣበት የራሳቸው የሚሰሩ የሚሰሩት የሆነ መስመር አለና ጭሱ በዛ በኩል እንዲወጣ ይደረጋል። እና የሆነ የመታፈን አለ አይደለ ጭስጭስ የማለት ነገር አይኖረውም ቤቱ ማለት ነው በቀላሉ አየር እንዲያገኘው ስለሚያደርጉት ማለት ነው እና ከዛ ግን ይሄ በጣም ብዙ እነቶችን አይናቸው እንዲጎዳ ከትንፋሽ ጋር የተያዘ ችግር እንዲኖርባቸው ምክንያቱም ማለት ጭስ ነው የሚተነፍሱት እና ያ ደግሞ ንጹህ አይደለም እና ሳምባን በደንብ እና ሌሎች የመተንፈሻ አካላት አካላቶችን ይጎዳል፤ እንደዛ የሚጠቀሙ ነበሩ ከዛ ደግሞ አይናቸው ጭሱ በጣም ይጎዳቸዋል እናቶችን ከዛ ደግሞ ቤታቸው ጣራቸው በቃ በጣም ከሰል ነው የሚመስለው በጣም ነው የሚጠቁረው እንዲህ አይነት ችግሮች ነበሩ ከዛ ባለፈ ደግሞ በቃ የእንጨት የአትክልቶች መቆረጥ ያዱር መሳሳት ምክንያቱም በቃ ከሌላ ከምንም ሊያመጡት አይችሉም እንጨቶቹ ከዱር ነው የሚቆረጡት እና ያሳሳል ዱር ያሳሳል፤ ዱር ከሳሳ ደግሞ የዱርእእሳት ወደ ሌላ ሀገር ይሸሻሉ ማለት ነው እና ይሄ ሁሉ መዘዝ ያለው ነገር ስለሆነ አሁን ላይ እንዳልኩት ከተማ አካባቢ በስቶፍ በዘመናዊ ስቶፎች በኤሌክትሪክ የሚሰሩ ማለት ነው ነው የሚጠቀሙት እና እንደዛ ቢሆን ጥሩ ነበር

ስንት ኢሜል ትልካለህ በቀን ውስጥ? አይንጃ አንዳንድ ጊዜ በቁጥር ሁላ ላላቃቸው እችላለሁና እስከምረሳው ድረስ ነው በቀን ውስጥ ኢሜል ምላላከው ከስራ ጋር በተያያዙ የተለያዩ ኢሜሎች ይደርሱኛል። አንዳንዴ ግዜ ደግሞ ለስራ ማስታወቂያ ማስታውቂያው የሚሆኑ ብዙ ኢሜሎች አደርሳለሁኝ ለሰዎች እልካለሁና ስራዬ ያ ስለሆነ ከደንበኞች ጋር በተያያዘ ያሉትን ነገሮች የመከታተል ስራ ስለሆነ የምሰራው። በቀን ውስጥ ብዙ አይነት እና በቁጥር ብዙ የሆኑ ኢሜሎችን ልጠቀም እንችላለው። ይሄ በኢሜል የመላላክ ሂደት በጣም ደስ የሚል ነገር የሚያደርገው ነገር ምንድነው? አንደኛ ነው። ለመጠቀም እጅግ በጣም ቀላል እና አመቺ ነገር መሆኑ። ሁለተኛ ነገር የራስ አካውንት ስለሆነ ማንም ሰው ሊጎበኘው አይችልም። ማንም ሰው እንደፈለገ ሊያደርገው አይችልም። መስጠት መልስ መስጠት አይችልም ምናምን እና ያ ያ ሁሉ በጣም ጥሩ ነገር እና በጎ ጎኑ ነው። ብዬ መውሰድ እችላሉው ከዛ ባለፈ ለአጠቃቀም በጣም አመቺ ነው። ከዛ ደግሞ ዘመናዊም ነው። በቃ ማለት ምንድነው ሙያዊ ነው። በጣም ሙያዊ ነው እና ከስራ ጋር በተያያዙ ነገሮች በቀላሉ አሉ የምንላክባቸውን የመተግበሪያዎች ከመጠቀም ኢሜል በመጠቀም ብንላላክ ስራችን ይበልጥ እንዳልኩት ሙያዊ መልክ ቁም ነገር ያለው መልክ እንዲኖረው ያደርግልናል ብዬ አስባለሁኝ። እና ከዛ ደግሞ እንዳልኩት የራስ አካውንት ነው። እና በጣም ዘርፋ ብዙ ጥቅም እንዳለው ነው የሚሰማኝ። እና ከስራ ጋር በተያያዘው ያሉትን ነገሮች እኔም ለመስራት እንዲያበጁኝ በቀን ውስጥ ከብዛት ያላቸው ኢሜሎችን ነው የምልከው። የምቀበለውም ጭምር ከተለያዩ ደንበኞች ውጭ ሀገርም ያሉ ሀገር ውስጥም ያሉ ደንበኞች ኢሜል እቀበላለሁ የነሱንም እመልሳለሁ። እንደውም ስራ እንደገባሁኝ መጀመሪያ የማደርገው ነገር አዲስ የተላኩ ኢሜሎች ካሉ መከታተል ማየት ከዛ በኋላ ደግሞ መልስ ያልተሰጠባቸው ካሉ ለእነሱ ምላሽ መስጠት። መልስ የተሰጠባቸው እንደገና ደግሞ ሌላ የምንጠብቀው መልእክት ካለ እሱን መላኩን ማረጋገጥ። ከዛ ባለፈ ደግሞ የተለቁ ኢሜሎች ላይ ጥያቄ ካለ ወይ ደግሞ ስብሰባ የሚያስፈልግ ከሆነ ለቡድን አባላት ነግሮ ስብሰባውን ማቀናጀት ምናምን ስለሆነ ስራዬ ከዚህ ጋር በተያያዘ። ረጅሙን የስራ ሰአቴን የማጠፋው እንዲህ ባለው ምልልስ ነው ማለት ነው። እና በቀን ውስጥ ብዙ አይነት ኢሜሎችን ከተለያዩ ሰዎች ጋር ልጻጻፍ እችላለሁ። ከተለያዩ ሰዎች መልእክት ሊደርሰኝ ይችላል ለተለያዩ ሰዎችም ምላሽ ልጽፍ እችላለሁኝ እና እንዲህ አይነት አጋጣሚዎች በጣም ብዙ ናቸው ብዬ ነው የማስበው። ከዛ ባለፈ ደግሞ ይወስነዋል በቃ በቅልጥፍና በመመለስ ሰው አንድ የላከውን የሚል በአግባቡ ካልመለስክለት በሰአቱ ካልመለስክለት እንትኑ ይቀንሳል ይሄ ካንተ ጋር የነበረውን ግንኙነት የመቀጠል ፍላጎቱ እየቀነሰ ነው የሚመጣው። ምክንያቱም በቃ እያሳየህው ነው ፍላጎትህን እያሳየህ ነው ተብሎ ነው የሚታሰበው። በሙያ አግባብ ማለት ነው ነውና አልመለስክም ማለት አልተመቸህም ማለት ሳይሆን አልፈለክም ማለት ነውና። በተቻለ መጠን ኢሜሎችን በየጊዜው ቼክ አረጋግጣለሁ የተላኩት መልክቶች መላካ በትክክል መድረሳቸው መድረሳቸው ብቻ ሳይሆን ደግሞ የተላኩ አዳዲስ ምላሾች ካሉም እነሱን አጠናክሬ በስነ ስርዓቱ ለማየት ስለሚያስችለኝ ያን ያን ነገር አድርጋለሁ። በቀን ውስጥ ከብዙ ቁጥር በላይ ኢሜሎችን እልካለሁ እቀበላለሁ።

ፍየል አይተህ ታውቃለህ? ፍየል አይቼ አቃለሁ። አሁን ፍየል ሲባል ትዝ የሚለኝ ነገር። እኛ ሰፈራ አካባቢ። ፍየልና በጎችም የሚያርቡ የሆነ ሰውዬ ነበሩና። እሳቸው ሰውዬ ናቸው ትዝ ሚሉኝ እና እንዴት ነው ሚያረጉት ከእኛ ሰፈር? ትንሽ ብዙ አይርቅም ግን ብርብ። የነበረ ቤታቸው ነበርና በጣም ነው ግቢያቸው በጣም ሰፊ ነው። ልክ የገጠር ቤት ነው ሚመስለውሉ። እና የራሳቸው ማለት እሳቸው ከነ ልጆቻቸው ከነ ቤተሰቦቻቸው ሚኖሩበት የሆነ ክፍል አለ። የሆነ ሁለት ሶስት ሚሆኑ የተሰሩ ቤቶች አሉ። የተቀረው ግን ለጥ ያለ ሜዳ ነው ቤታቸው በጣም ነው ሚያምረው። እና ማለት በቃ ልክ ገጠር ቤት የለም። የገጠር ቤት ነው ሚመስለው። እና ስፋቱ ለጥ ማለቱ ከዛ ደግሞ አፈር ነው መሬቱ ግቢው እንዳለ አፈር ነው ጭቃ አፈር ነውና በጣም ነበር ሚያምረው። ከዛ በጎችን ላሞችን እንደገና ደግሞ ፍየሎችን ያረቡ ነበረ ማለት ነው። እና ለሁሉም የራሳቸው የሆነ ቤት ነበራቸው ለላሞቹ የራሳቸው ቤት ለበጎቹና ለፍየሎቹ ደግሞ የራሳቸው የሆነ ቤት ነበራቸው። እና እንደውም በፍየል ስም ቅጥል ስም ተሰቶዋቸው ነበር። ለዛ ሰውዬና ለልጆቻቸው ማለት ነውና አሁንም ድረስ አይምሮዬ ውስጥ አሉ የልጅነት ትዝታዬ ናቸው። እሳቸው ሰውዬና ሁሌም ሲያልፉ ነው ምናያቸው አንዳንድ ቀን ብቻ ወተት ለማምጣት ምናምን ወተት ይሸጡ ነበር። እና ወተት ለማምጣት ምናምን ቤታቸው እንሄድ ነበረ። እና ቤታቸው ሲሄድ በቃ ይሄ የላሞቹ ሽታ ምናምን የወተቱ ሽታ ምናምን ልክ በቃ የገጠር ቤት ነው ሚመስለው። አቀማመጡ ቤታቸው ሁሉ ነገሩ የገጠር ቤት ነው ሚመስለው። እና እሱን የመጣልኝ ይሄ ጥያቄ ሳነበው እሳቸው ናቸው። የመጡልኝ እና ሁሌ ምንድነው? ሲያረጉ ምናያቸው። ፍየሎቻቸውን ሲጠብቁ እኛ አካባቢ ደግሞ ትንሽ ወረድ ብሎ የሆነ ሚያልፉ ወንዝ ነበረና ወንዙ ጋ ሄደው ያጠጣሉ ማለት ነው። ያጠጣሉ ፍየሎቻቸውን ያጠጣሉ በሬዎቻቸውን ያጠጣሉ ከዛ ደግሞ መልሰው እየኮበኮቡ ደግሞ ይመልሷቸዋል ወደ ቤታቸው እና። ልጆቻቸው ሁሉም ሴቶች ነበሩና በቃ ማንም ወንድ ስለሌለ ቤት ራሳቸው ነበረ። እነዛን ሁሉ ፍየሎች እነዛን ሁሉ በጎች እነዛን ሁሉ ላሞች ሚንከባከቡዋቸው ማለት ነው። እና ትልቅ ሰውዬ ሆነው ግን ይሄን ሁሉ ነገር ይሰሩ ነበር እና እሳቸው ናቸው የመጀመሪያ የሚመጡልኝ ነገር። እና ፍየል በቅርበት በደንብ በደንብ አይቼ አቃለሁኝ። እኛ ቤት ብዙ ለመታረድ ምትመረጥ አይደለችም። ፍየል በተለይ ለአመት ባል ሲሆን በግ መግዛት ነው ሚቀለን። ከፍየል ይልቅ እንደዛ መሆኑ ግን በጣም ነው የምንወዳት እንደሚታወቀው። የፍየል ስጋ በጣም ነው የሚጣፍጠው ሁሉም ሰው ያውቀዋል። የበቅ ስጋም እንደዛው ግን ትንሽ የፍየል ሲሆን የሆነ ሽታ አለው። አይደለ ለየት ያለ ሽታ አለው። እና እሱ ተቋቁመህ ከሆነ ግን የምትሰራውና የምትበላው በጣም ነው ሚጣፍተው። ስጋዋ። የፍየል ስጋ በጣም ነው ሚጣፍጠው። እንደገና ለስላሳ ነው በጣም አፍ ላይ ምንም የሆነ ሚመነችክ ነገር የለውም። የበሬ አይነት አለ አይደለ የሆነ ስታኝከው አልታኝከ የሚል ክፍል አለው። አይደለ የበሬ ስጋ የፍየልና የበግ ሲሆን ግን እንደዚህ አይነት ነገር የለውም። እና የፍየል ስጋ በጣም ነው ሚጣፍተው። ግን እኛ ቤት እንዳልኩት እናቴን ስለማትወድ መብላት ስለማትወድ ብዙ አይገዛም በተለይ ለአመት ባል ሲሆን ከበግ ውጪ ምንም አይነት ነገር አንገዛምና። ፍየል ግን ፍየል ግን በጣም በቅርበት አይቼ አቃለሁኝ

በዶኬ መፍጨት ታውቃለህ በዶኬ ማለት ዶኬ ምን ማለት ነው? እኔንጃ የዶኬን ትርጉም አላውቀውም ግን ምናልባት ሊሆን የሚችለው በእንት ነው። በእጅ ይሄ በእጅ የሚፈጩት ነገር ነው እናቶቻችን ድሮ ይፈጩበት የነበረ። መሳሪያ ይሁን ዶቄ የሚባለው እኔን እንጃ አላውቅም። ምናልባት እሱ ነው ሊሆን የሚችለው እና። ቋንቋው በተለይ እኛ ሀገር በተለያዩ ቋንቋው የተለያየ ስም ነው ያለው። እና ዶኬ የሚባለው ይሄ መጀመሪያ የሚሰራው ከእንጨት ነው። በጣም ትልቅ ከሆነ ግንድ ነው የሚሰራው እና በጣም ትልቅ ግንድ ይቆርጡና ከዛ መሃሉን ይፈረፍሩታል ማለት ነው። በሆነ የተሳለ ነገር ይፈረፍሩታል። ከፈረፈሩት በኋላ እስከ እስከታች ድረስ ማለት ነው እና። ምን ያህል ጊዜ ሊፈጅባቸው እንደሚችል ምንም አይነት መሳሪያ ማለት የዘመናዊ መሳሪያ ማሽን ሳይጠቀሙ ምን ያህል ጊዜ ሊወስዱባቸው እንደሚችል መገመት። አያዳግትምና እሱን ይፈረፍሩታል መሃሉ ተፈርፍረው እስከሆነች ጥልቀት ድረስ ተፈርፍሮ ይቆያል ማለት ነው። እና ከዛ በኋላ በደንብ ልሙጥ መሆን የለበትም። ምክንያቱም በምንፈጭበት ጊዜ እንትን ይፈለጋል ይሄ ግርግር ያለውን ነገሩን ይፈለጋል። ምክንያቱም በቀላሉ ነገሮች እንዲፈጭልን ምክንያቱም ሌላም በጣም ልሞት ከሆኑ አይፈጭም ነገሮችን በቀላሉ አይፈጭልንም ስለዛ። በቀላሉ እንዲፈጭልንና ፍጭት እንዲኖረው ከምፈጨው ነገር ጋር ፍጭት እንዲኖረው ግን የሆነ ክርክር ያለ ነገር ሊኖረው ይገባል። እና ያ አይነት ነገር ሲተውለት በደንብ ነው ሚፈረፍሩት ማለት ነው። እስከ ታች ድረስ በጣም ትልቅ ግንድ ነው። አንድ ሰው ሁላ ሊሸከመው አይችልም። ሌላው ቀርቶ ከሆነ ለምሳሌ እኛ ቤት ያ አይነት ዶቂ ካለ ወደ ሌላ ቤት ለመውሰድ ሁለት ሶስት ሰዎች ሆነን ካልሆነ በስተቀር አንድ ሰው በራሱ ብቻ ሊሸከም አይችልም። ምክንያቱም በጣም ትልቅ ግንድ ነው ከትልቅ ግንድ ነው የሚሰራው እና ጥንካሬው ክብደቱ ምናምን የትዬንለሌ ነው። በጣም እና እሱ ነገር አለ ከዛ በኋላ ከላይ ደግሞ እሱን ከእንጨት የተሰራ ረጅም እንጨት አለ ማለት ያን ያክል ወፍራም መሆን አይጠበቅበትም። ግን በጣም ረጅም ነው። ከዛ እሱ ተሰርቶ ከዛ የምንፈጨው ልንፈጨው የፈለግነው ነገር እናስገባበታለን ያ የፈረፈርነው ነገር ላይ ከዛ በኋላ በያዝነው ሙቀጫ መውቀጥ ነው ማለት ነው ስራው የሚሆነው። እና በዛ መልኩ እናቶቻችን ድሮ ይፈጩ ነበርና እሱ ነገር አሁን አሁን ላይ ትንሽ እየቀረ ያለ ነገር ይመስለኛል። ብዙ ጥቅም ላይ የሚውል ነገር አይደለም ምክንያቱም በሌላ በብዙ ማሽኖች እየተተካ ስለሆነ። እንደ ድሮ አሁን ላይ እንጨት እየፈረፈረ የእንጨት መውቀጫ እያዘጋጀ የሚኖር ሰው ያለ አይመስለኝም። ገጠር ካልሆነ በስተቀር ይሄ ከከተማ እጅግ በጣም የወጡ የገጠር አካባቢዎች ካልሆነ በስተቀር። አሁን ላይ የሚጠቀም ብዙ ሰው ያለው አይመስለኝም። በተለይ ከተማ እና ቅርብ አካባቢ ቅርብ የከተማው ቅርብ ያሉ አካባቢዎች የሚጠቀምበት ሰው አለ ብዬ አላስብም። ያ ያ ነገር አለ ከዛ ውጪ ግን እንደውም እናቴ ምን ትላለች? ይሄ የማሽን መፍጫው በቃ ይጎዳዋል በቃ ከመጠን በላይ እንዲፈጭ ስለሚያደርገው ይጎዳዋልና ጣዕም አይኖረውም ምናምን ትል ነበር እናቴና። እሷ ይሄ በባህላዊ መንገድ የተሰራውን ዶቄ ነው የምትወደው በብዛት እንዳልኩት በተወሰነ መልኩ በጣም ሀይል የሚወስድ ነገር ነው። የጉልበት ስራ ነው። እንደሚታወቀው እና በተለይ ብዙ እህል ለመፍጨት በጣም ያን ያክል ጉልበት ማባከን ልክ ነው ብዬ አላስብም። በቀላሉ ማሽኖች መፍጨት እየተቻለ ኃይላችን ማባከን ነው የሚሆንብን እና። ያ ያ አይነት ነገሮች አሉ።

የሽያጭ ግቦች አሉ። የሽያጭ ግቦች አሁን ላይ እየሸጥኳቹ ያሉ ነገሮች ብዙ የሉም። ግን ደግሞ ከምሰራበት ምስራ ቤት ጋ። ተያይዞ አንዳንድ የምንሰርጣቸው ሀሳቦች አሉን። ያው በዋነኛነት እኛ የምንሰራው ስራው ከሽያጭ ጋ የተያዘ ነው። ይሄ ማለት ምን ማለት ነው? ሰዎቹ ወይም ደንበኞቻችን የሚፈልጓቸውን አንዳንድ ነገሮች ይልኩልናል። ከምን ሰራው ስራ አንፃር ማለት ነው እና እዛ ዙሪያ ከምንሰጠው አገልግሎት ጋር ተያያዥነት ያላቸውን አንዳንድ አገ የሚፈልጓቸውን አገልግሎቶች ይልኩልናል። ከዛ በኋላ በምን መንገድ ልንረዳቸው እንደምንችል ምን ማድረግ እንደምንችል እናይና ከዛ በኋላ ነው። ሽያጩም ምኑ የሚደረገው ማለት ነው። እና ግቦች አሉን እንደ በተለይ እንደ መስሪያ ቤት ልናሳካ የምንፈልጋቸውን አንዳንድ ነገሮች። እናያለን እንቆጣጠራለን ያ ማለት በ ቀጥተኛ በሆነ መንገድ እንዲሄድ ነው የምንፈልገው ሁላችንም እና። የራሳችን የሆነው ሳምንታዊ ምክንያቱም በሳምንት ውስጥ ሊያልቁ የሚችሉ ፕሮጀክቶች ፕሮጀክቶች ሲል ሊኖሩ ስለሚችሉ የሳምንት ግብ ልናስቀምጥ እንችላለን። ወይ ደግሞ በወር ሊያልቁ የሚችሉ ደግሞ ግቦች ሊኖሩ ስለሚች ይችላሉ እና እንደዚህ አይነት እንትኖችን እናስቀምጣለን። ግቦችን እናስቀምጣለን ከዛ ባለፈ ደግሞ እንደ ድርጅት ማሳካት የምንፈልገውን ነገር የአመት ግቦች ብለን ደግሞ የምናስቀምጣቸው አንዳንድ ነጥቦች ወይ ደግሞ የሽያጭ ግቦች ሊኖሩ ይችላሉ ማለት ነው። ይሄ በጣም ግድ ነው ለአንድ ድርጅት ግብ ማስቀመጥ ማለት በቃ በጣም ወሳኝ ነገር ነው። ምክንያቱም አንዳንድ ነገሮች ይረሳሉ ማደረግ እምፈልጋቸው ማለት እንኳንስ በድርጅት ደረጃ ይቅርና በግለሰብ ደረጃ እንኳን የምንፈልገው ነገር በመሃል እንረሳዋለን ማድረግ የምንፈልገው ነገር በመሃል ይረሳል ይጠፋብናልና። ለዚህ በጣም ጥሩ መፍትሄ ሊሆን የሚችልው ግቦችን ማስቀመጥ እና በዛው ግብ መሰረት ራስን ለመምራት ራስን ስነ ስርዓት ለማስያዝ መጣር ነው የሚሆነው ማለት ነው። ስራው እና ያን ያክል ጊዜ የሚወስድ ያን ያክል የሚከብድ ነገር የለውም። የመጀመሪያውና ትልቁ ስራ ሊሆን የሚችለው ነገር ያለህን አቅም ማየት ከዛ ደግሞ ምን ማድረግ እንደምትችል መረዳት ነው የሚሆነው ማለት ነው። ያንን ማድረግ የምችለውን ነገር ካወክ በኋላ ወይ ደግሞ ምን ልሰራ እንደምችል ከተረዳህ በኋላ ቀስ በቀስ ነገሮች መልክ እየያዙ ይሄዳሉ ግቦችህም ከግብ እየደረሱ ይመጣሉ ማለት ነው። በተለይ ደግሞ ከሽያጭ ጋር በተያያዘ የብዙ ድርጅቶች ፍላጎት ወይም መነሻ ሀሳብ ሽያጭ ማግኘት ነው። የብዙ ብዙ ድርጅቶች ፍላጎት ያ ሽያጭ ማግኘት ነውና። በአመቱ ስልንሸጣቸው ያሰብናቸውን ይሄ ነገሮች ግብ አድርገን እንይዛለን እንዳልኩት ደግሞ በሳምንትም በወርም ሊሆን ይችላል። እንደ እቅድ ያያዝናቸው ወይም ደግሞ በሽያጭ ግብነት ያስቀመጥናቸውን ነገሮች ማሳካት አለማሳካታችንን ለመመልከት እና ያንን ነገር ለመከታተል በጣም አመቺ ነው የሚሆነው ማለት ነው። እና ግብ ያለው ነገር ሁሌም ደስ ይላል ምክንያት የምትሰራውን ታውቃለህ ወዴት እንደሚሄድ ታውቃለህ። ያንን ነገር ወይም ደግሞ ያቀድከውን ነገር ለማግኘት ደግሞ በምን ያህል ምን ያህል ርቀት መሄድ እንደምትችል ራስህን ትመለከትበታለህ እና በተለያየ መንገድ ወይም ደግሞ የተለያየ መንገዶችን መሞከር ትጀምራለህ ምናምን ነው እና በጣም ደስ የሚል ነገር ነው። ከዛ ደግሞ በድርጅት ደረጃ ሲሆን ደግሞ በቡድን ነው የሚሰሩት። እና የታቀዱ እቅዶች የማውጣት ወይ ደግሞ የታቀዱ እቅዶች በታቀደላቸው መንገድ ወይም ግቦች በታሰበላቸው መንገድ እየሄዱ መሆናቸውንና አለመሄዳቸውን የሚቆጣጠር የራሱ የሆነ ሰው አለውና የራሱ የሆነ የሚመደብለት ሰው አለ እንደሚታወቀው እና ያም ሆኖ ነገሮች በጣም ቀላል እንደሆኑ ያደርጋቸዋል ብዬ አስባለሁ

"መስኮትህን ክፍት ትተዋለህ?" መስኮቴን ክፍት አለተወውም። አብዛኛው ጊዜ ዘግቼው ነው የምሄደው። እንዴት ነው በተቻለኝ መታን ከቤት ከመውጣቴ በፊት ለስራም ይሁን ለሌላ ጉዳይ ከቤት ከመውጣቴ በፊት በተቻለኝ መጠን ቤቴ አጽድቼው እንደመውጣት ነው የምሞክረው በስነ ስርዓት ማለት ነው። በቃ ጊዜ ሰጥቼ የተጠቀምኳቸውን እቃዎች ለምሳሌ ከ ለስራ ከመውጣቴ በፊት ቁርስ እበላለሁ፣ ለምስራ ለምሳ የሚሆነኝንም ምግብ አዘጋጃለሁ፣ ቡና እጠጣለሁ፣ ምናምን ከዛ ቤቱ በትንሹም ቢሆን መዝረክረክ ይጀምራል ማለት ነው፤ እና ከዛ በኋላ የሚያስፈልጉኝን ነገሮች ካዘጋጀሁ ከተመገብኩኝ በኋላ የተጠቀምኳቸውን እቃዎች በሙሉ አጥባለሁኝ። ከዛ በኋላ እቃዎችን ካጠብኩና ቦታ ቦታዎችን ካስያዝኩ በኋላ የተጠቀምኩበትን አካባቢ ደግሞ ከንደገና አጸዳለሁ ማለት ነው፤ እና አጽድቼ በስነ ስርዓት ማለት ነው ምንም የሚያቻኩል ነገር ስለሌለ በስነ ስርዓት አጽድቼ ያለኝን ነገር ሁሉ አሰናድቼ ከዛ በኋላ ነው ልብሶቼን መቀየር የምንጀምረው፣ ፀጉሬን ማስያዝ፣ ፊቴ ላይ አንዳንድ የሚቀቡ ነገሮችን መቀባባት ምጀምረው ከዛ በኋላ ነው እና እሱን ከጨረስኩኝ በኋላ እንደገና የቀየርኩትን ልብስ፣ ፀጉሬን ለማስያዝ ወይም ልብሴን ለመቀየር ያዝረከረኩት ነገር ካለ ያበላሸሁት ነገር ካለ ደግሞ መልሼ ቦታ ቦታውን አስይዤ በቃ ሁል ጊዜ ከስራን ስመለስ ቤቴ በቃ የእረፍት ቦታዬ እንዲሆንልኝ ነው የምፈልገው እንጂ እንደመጣሁ ስራ እንዲጠብቀኝ አልፈልግም፤ እና ለዚህ እንዲያግዘኝ ጊዜ በስነ ስርዓት ቤቴን አጽድቼ ነው የምወጣው፤ እና መስኮትን መክፈት አያስፈልገኝም አብዛኛው ጊዜ ሰው ሲወጣ መስኮቱን የሚከፍትበት ዋና ምክንያት አየር እንዲገባበት ነው ቤቱ ተዘግቶ ስለሚውል የሆነ አላ አደለ አላስፈላጊ ሽታ እንዳይፈጥር ወይ የሚበላሹ ነገሮች ካሉ ምናምን በትንሽ አየር ቢያገኙ ጥሩ ነው በሚል ነው እና እኔ ግን ከዛ ይልቅ በቃ አቧራ ይገባበታል ብዬ ስለምሰጋ ደግሞ ከእኛ ከእኔ መስኮት አጠገብ የሆነ በቃ ሜዳ ነገር አለና የሚገርመው ነገር ያ ሜዳ ማታም ይሁን ጠዋት በረንዳ ላይ ሆኜ ለማየት በጣም ነው የሚያመቸኝ እና አየዋለሁ በቃ እንትኑ ይገርመኛል ስፋቱ ይገርመኛል። በአትክልቶች መሸፈኑ ይገርመኛል፤ እና ሳየው በጣም አረንጓዴ ነው። በጣም ነው የሚያምረው እና ከዛ ግን በቃ የያዘው አፈር በጣም ለምአፈር ስለሆነ በቀላሉና በነፋስም ወደ ቤትም የሚገባውና በቀላሉ ነው እቃዎችን የሚያበላሸው። በነፋስ እየገባ ማለት ነው እና ያ ያ ነገር ስለ ደስ ስለማይለኝ እንዲሆን ስለማልፈልግ ቤቴን በተቻለ መጠን ዘግቼው ለመሄድ ነው የምሞክረው። ከዛ እንደገባሁኝ የመጀመሪያ ስራዬ ደግሞ መስኮት መክፈት ይሆናል ማለት ነው። እንዳልኩት ተዘግቶኝ የነበር ቤት ነው ምንም ያህል አጽድቼውም ቢሆን ምሄደው ግን የተዘጋ ቤት የሆነ ሙቀት አለው የታፈነ ነገር አለው ምናምን ስለሆነ እንደገባሁኝ መስኮት ከፋፍቼ ያሉኝን በርም ቢሆን ከፍቼ አየር እንዲገባና የተወሰነ አዲስ አየር እንዲገባበት አደርጋለሁ እንጂ ስወጣ በፍጹም ከፍቼው አልሄድም እንዳልኩት በቃ አቧራ ይገባበታል። ምንም ስለ ደህንነት ምናምን አላስብም። ምንም ያን ያክል የሚያስጋ አካባቢ ላይ አይደለም ምኖነረው እና ብዙ የሚያሰጋ ነገር የለኝም ከደህንነት ጋር ከዛ ይልቅ ይሄ የሚቦነው አዋራ፣ ወደ ቤት የሚገባው ንፋስ፣ በቃ በቃ በቀላል ቤትም ስለሚያቆሽሽ ስለዛ ከቤት ስወጣ መስኮቴን ዘግቼ ነው የምሄደው ብዙ ጊዜ

መዝገቦችህን ታስቀምጣለህ? መዝገቦቼን አስቀምጣለሁ። ማለት በተለይ አንዳንዶቹ የግድ መቀመጥ ያለባቸው ናቸውና በተቻለ መጠን ጥሩም ብዬ በማስበው። ቦታ ላይ ነው የማስቀምጠው ደግሞ አሁን ላይ ብዙ ወረቀት። የሚያስፈልግበት ጊዜ ላይ አይደለንም ያለነው ያሉንን ፋይሎች ያሉንን መዝገቦች ኮምፒውተር ላይ ወይም ደግሞ ክላውድ ላይ ማስቀመጥ እንችል ምንችልባቸው እድሎች ስላሉ ያን ያክል የተዝረከረከ ነገር የመኖር እድሉ በጣም አነስተኛ ነው ብዬ አስባለሁ። በተለይ ደግሞ ከስራ ጋር በተያያዘ ወይ ደግሞ ከትላዩ ደንበኞች የተፈራረምናቸው መዝገቦች ወይም ደግሞ የያዝናቸው ሰነዶች ብዙ ብዙ ነገሮች። የግድ መቀመጥ አለባቸው በስነ ስርዓት መቀመጥ አለባቸው። ምክንያቱም ነገ ለሚኖረን ነገር ለምሳሌ ተጠያቂነት ቢመጣ። ወይም ደግሞ አላስፈላጊ መከካዶች እንዳይኖሩ ነገራችን ህጋዊ ለማድረግ ይሄ ነገራችን በወረቀት ላይ የሰፈረ እንዲሆንና እርስ በእርስ ያለንን መተማመን ይበልጥ እንዲጠነክር የሚያደርጉ ነገሮች ናቸው። እና እነዚህ መዝገቦች በእርግጠኝነት ከቤታችን መጥፋት የለባቸውም። በተስተካከለና ጥሩ ብለን በምናስበው ቦታ ነው መቀመጥ ያለባቸውና እኔም በተቻለኝ መጠን። እንዲህ አይነት ከስራዬ ጋር በተያያዙ ወይም ደግሞ ለግልም ከምትጠቀማቸው ነገሮች መዘጋቦቼን በስነ ስርዓት ለማስቀመጥ ነው የምሞክረው። በአብዛኛው ጊዜ እና ይሄ በሚሆንበትም ወቅት እንዳልኩት ጥሩ ያደርገዋል በቃ። መዝገቦቻችን እንዳይጠፉ በቀጣይ ለሚፈጠሩ እንዳልኩትም ተጠያቂነት ሊኖር ይችላል ሊመጣ ይችላል። ከዚያ ደግሞ የህግ ከለላም መገኘት ስላለበት ከህግ ጋር ተያያዥነት ያላቸው ወይም ደግሞ ከስራችን ጋር ተያያዥነት ያላቸውን መዝገቦች በስነ ስርዓት የማስቀመጥ ልምዱ ሊኖረን ይገባል። ሁላችንም ማለት ነው እና ለምሳሌ ሰርተፍኬቶቻችን የትምህርት ማስረጃዎቻችን ወይም ደግሞ ከመንግስት ምንቀበላቸው መታወቂያዎች ሊሆን ይችላሉ የልደት ሰርተፍኬቶች ሊሆኑ ይችላሉ ብቻ በተለያየ መልኩ ምናሰባስባቸውን መዝገቦቻችን መቼ እንደሚጠቅሙን አናውቅም መቼ እንደምንጠቀምባቸው። እና በተቻለ አቅም በስነ ስርዓትና ድጋሚ ልንጠቀማቸው በምንችላቸው ቦታ ልንረሳቸው በማንችላቸው ቦታ ማስቀመጥ አለብን ብዬ አስባለሁ። እና ያ ያ ነገር ነው ለመገንዘብ ምሞክረው ያ ሲሆን ነገሮች ቀላል ይሆናሉ። እንዳልኩት ደግሞ ይሄ መዘበራረቅ አይኖርም። ሁሉም ነገር በስነ ስርዓት ከተቀመጠ መዝረክረክ አይኖርም። ስራ ላይ በመሃል ጫና ቢፈጠር እንኳን በቀላሉ ሊፈታ የሚችል ነገር ይሆንልናል ማለት ነው። በተለይ ከህግ ጋር የተያዙ ከመንግስት ጋር የተያዙ ሰነዶች ከሆኑ ወይም መዝገቦች ከሆኑ የግድ በቃ በስነስርዓት ነው መጠቀም ማስቀመጥ ያለብን ብዬ አስባለሁ። ምክንያቱም የሆነ ሰዓት ላይ ተጠያቂነት ሊመጣ ይችላል የሆነ ሰዓት ላይ ጥያቄዎች ሊነሱ ይችላሉና እነዚያ መዝገቦች ግን በቃ ከለላዎቻችን ናቸው። እንዲህ የተደረገው እንዲህ ስለሆነ ነው። የሚለውን ነገር ለማስረዳት በጣም ትልቅ መረጃ ሚሆኑን ትልቅ አቅም ሚሆኑ ነገሮች ስለሆኑ። በተቻለን አቅም መዝገቦቻችንን በስነ ስርዓት የማስቀምጥ ልምድ ሊኖረው ይገባል ብዬ አስባለሁ።